ሰላም እኔ ይስጥልኝ እንዴት ናችሁ የዛሬው ደግሞ የትኛውን በዓል ትወዳለህ? ነው የሚል ጥያቄው በዛኛው ባልቶች አሉ ግን እስኪ እንደ አንድ ክስ ነኝ ለአንድ ባህላቶች ላብራራ እንደ አንድ ክርስቲያን ብዙ ጊዜ ከመስከረም ስጀምር ዘመን መለወጫ አለ የአዲስ ዐመት ከዛ ደግሞ መስቀል አለ መስከረም አስራ ስድስት ላይ ማለት ነው መስቀል ደመራ ይባላል ደግሞ እሱ ከዛ ደግሞ የሚካኤል ንግስ ደግሞ አለ ህዳር አስራ ሁለት ሁለት ላይ ከዛ ጥምቀት አለ በጥር አስር ጀምሮ እስከ ጥር አስራ ሁለት ድረስ የሚከበር ከዛ ፋሲካ አለ ወደ ግንቦት አካባቢ የሚከበር ማለት ነው ከፋሲካ ቀጥሎ ደግሞ የምን በዓል አለ አስራ ስድስት አካባቢ የእመቤታችን ባል ማለት ነው እና በጣም ይሄን የምወደው ባል ለምሳሌ የመጀመሪያው የመስከረም ወር ዘመን መለወጫ ነው ምክንያቱም ከጓደኞች ጋር ሆኜ ከአበባ ምናምን ለቅሜ እንኳን ደረሳችሁ እንኳን ካረጉው አመት ወደ አዲሱ አመት ፈጣሪያ መጣን ሲረምጠን እያልን አበባውን እየተቀያየርነ ልጅ እያለን ማለት ነው ብዙ ስዕሎችን በወረቀት ስለን ደግሞ ለጓደኞቻችን እንደዚህ ይውስደን ለኛ ቤተሰቦች ላጎቶቼ ለጎረቤቶቼ እየሰጠሁኝ እነሱ ደግሞ አንኳ አብሮ ለደረሰኝ አሉ መክሬም ለምናምን ይሰጠኝ በስተና በፍቅር የምናሳልፍ በቀን ነው እና መስከረምን ወይም ዘመን መለወጫ የመስከረም አንድ ነው የሚከበረውን እንቁጣጣሽ የሚባለውን በዓል በጣም እወደዋለሁ ማለት ነው ሁለተኛው መውደድ ደግሞ የደመራ ነው ወይም ደግሞ መስቀል ነው ይሄ ደግሞ በጣም የምወደው ነገር ምክንያቱም ደመራ ትርጉም አለው ብዙ ጊዜ የጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ጠፍቶ ነበር ለብዙ ዘመናት እና ከዛ ያን ደግሞ ንግስት እሌኒ እሳት አንድዳ እዛ እሳቱ ከነደደ በኋላ ጢሱ ወጥቶ ጢሱ ሆኖ በመለኮት አጋዥነት የት ቦታ እንዳለ ሄዶ እንዲያመልክተኝ ያደረገውን እና የጌታችንን የጌታችን መስቀል ወይም የክርስቶስ መስቀል እንዴት እንደተገኘበት የሚመልክት የበአል ስንስራ ስር ሆኖ በጣም ደስተኛ ደስተኛ ያረገኛል ደስ ይለኛል ስናከብረውም ማህበረሰብ ጋር ታባቴ ከእናቴ ክርስቲያኖች ጋር ሆነን ማህበረሰብም እንደ እንዲህ ልመገናኘው ምክንያቱም በአንድ ተስፋ ስለሆነ ምንደምረው እሳት እንጨት አሰባስበን እንጨቱን በአንድ አስረን ከሰፈራችን ካለው አደባባይ ላይ ወስደን ለኩሰን እሳቱ እንጨቱ እንዲነድና ማታ አይደለም እንዲጫወትና ምንድነው የሚያደርገን በአንድ እንድናወራ እንዲጫወት መሃል ግን እና ጠዋቱን ደግሞ ምግብ አሰባስበን ምግብ አብረን የምንበላበት ምናምን ማህበራዊ ህይወትንም አውሮ በደንብ የሚያመቸችና የሚያግዝ መሆኑ በጣም ደስተኛ ሶስተኛው ደግሞ የ ሚካኤል ንግስ ነው እሱ ጥሩ ነው ግን አሁን አሁን እንለፈው ደግሞ ወዴት እንሄዳለን ጥምቀት ጥምቀት ደግሞ በጣም ያስደስተኛል ከወልዶም በላይ ምክንያቱም ጥበት ማለት ጥር አስር ይጀምራል እንደ ኢትዮጵያ ጥር አስራ ሁለት ያልቃል ይሄ ደግሞ እንዴት መሰላችሁ ብዙ ህዝብ የሚመጣበት ብዙ አይነት ባህል የሚታይበት የአምልኮ ስነስራቱ በጣም በይፋ በተለያዩ ነገሮች በሚያስደንቁ በሚያስገርሙ ነገሮች የሚከበርበት ነው ለምሳሌ ጥምቀት ላይ ብዙ ጊዜ ታቦት ይባላል እንደ ክርስቲያን ይወጣል መስከማን ሰጥ ላይ ከዛ የሆነ ቦታ ላይ ሄዶ ያድራል ከዛ በኋላ ጠዋቱን ያንን ውሃውን ባርከው ጥምቀት ተብሎ እኛን እንረጫለን ማለት ነው እና ይሄ በዓል ለምሳሌ ኢትዮጵያ ውስጥ በጎንደር ነው በጣም የሚታወቀው ቅድም ያልኳችሁ እንትን መስቀል የሚከበረው በጉራጌ ነው ደቡብ ውስጥ በጥምቀት ደግሞ የሚታወቀው ኢትዮጵያ ውስጥ በጎንደር ነው በጣም በይፋ እሱ ብቻ አይደለም ከሃይማኖቱ ወጣ ብለን ደግሞ ማህበረሰቡ የራሱን ትርዒት የራሱን የተለያዩ ጥበቦች የተለያዩ የራሱን የተለያዩ የ ድምጽ የትወና ትላዩ ነገሮችን የሚያሳይበት ስለሆነ በጣም አስደሳች ነው ይሄ እንዳለ ሆኖ እኛ ደግሞ ልጅ እያለን ልብስ ምናምን ይገዛልናል ጥምቀት አሁን አደባባይ ስለሆነ ሄደን የምናከብረው ብዙ ሰው ጋር ስለምንገናኝ በዛ ሳቦ ልዝ እያለ እንደውስ ልዝ ልዝ ስለሚገዘልና ስምንት ልዝ የሰለስቴ ነበር ይሄ እንዳለው ነው ደግሞ ቀጣይ ደግሞ ደስ የሚለኝና የሚያስደስተኝ በዓል ፋሲካ ነው ፋሲካ ደግሞ ኢየሱስ ክርስቶስ ኢየሱስ ክርስቶስ ከሞት መነሳቱን አመልከተን ስለምናከብረው በጣም ያስደስተኛል አመሰግናለሁ

ሰላም ጤና ይስጥልኝ ይሄ የዛሬ ጥያቄ ደግሞ የምትወደው ሬስቶራንት የት ነው የሚለው? አዎ ብዙ የምወዳቸው ሬስቶራንት አሉ። ግን መጀመሪያ እንዴት እንደወደድኳቸው ላብራራ። ሬስቶራንት ብዙ ጊዜ ምግቦችን ምናምን የምንመገብበት ፋስት ፉድ። ለምሳሌ እንደ ፍርፍር እንደ የተለያዩ ለምሳሌ የተለያዩ ልክ እንደ ምግብ ቤት እንደሚይዘው ጥብስም ሊይዝ ይችላል። ቸኮሌቱ ምናምን ሊዝ ይችላል። እና የተለያዩ ነገሮችን ይይዛሉ። እና እኔ ምወዳቸው ለምሳሌ ከብዙ አንፃር ነው ለምሳሌ መጀመሪያ ከጥራት አንፃር ነው። ምክንያቱም ምግብ ስለሚያቀርቡልነ ምግባቸው ደግሞ ጣፋጭ መሆኑ ከብዙ አለ አይደለ የሚሰሩበት እቃ። የሚያስገቡት ውስጥ ላይ ሚያስገቡት ለምሳሌ እንደ ዳቦ ምናምን ደግሞ ንጹህ የሆነ የተጣራ ኳሊቲውን ማለት ጥራቱን የጠበቀ ስለሆነ። በጣም ያስደስተኛል በዝም ምክንያት እመርጣለሁ። ምክንያቱም እኛ ጥራት ያልጠበቀ ምግብ ተበላነ ሆዳችን ልንታመም አልፎም ደግሞ የሆነ ለበሽታ ልንዳረግ ስለምንችል ጥራታቸውን የጠብቁ ሬስቶራንቶችን በጣም ነው ምወዳቸው። ሁለተኛ ደግሞ በጊዜ ሚያደርሱው ለምሳሌ ከዛም ሄደን ስናዝ ብዙ ደምበኞ ካለ ራሱ የተለያዩ ሰራተኞችን ቀጥረው በፍጥነት እኛ በፈለግንበት ሰዓት ተሎ። የሚያደርሱልን ሲሆን ደሞ እሱ ደሞ የበለጠ ደሞ አማራጭ እና ደሞ ደስ የሚያሰኝ ነገር ነው። ምክንያቱም በምትፈልገው ሰዓት ሄደህ ስትጠቀም። ነገም እንዴት የምቻል ከዛ ውጭ ግን ለምሳሌ አንድ ሰዓት ላይ ኣዘህ ከአንድ ሰዓት በኋላ የሚያደርስልህ ከሆነ ደሞ በጣም ይሄ የሚያስጠላ ነገር ነው የሚሆነው። እና ፍታትሃቸውን አይቼ ደሞ እወዳቸዋለው። ከእራት ቀጥሎ ማለት ነው እሱ ብቻ አረለም ለምሳሌ ደሊበሪ አለ ወደ ቤት ደሞ ስደውል ደሞ በተለያዩ ምክንያት። ወደ ሬስቶራንቱ ባልሄድ እነሱ ዴሊቨሪ ሚሊክልህ ሰው ደሞ ይሄም አንዱ አማራጭ ነው ደልቨረ ፈጣን ከሆነ በጣም ይመቸኛል። በዚህ አማራጭም እወዳችዋለው ማለት ነው። ሶስተኛ ደሞ መስተንጎዳቸው መስተንጎዳቸው ለምሳሌ እጅን ይዛ ስትጠቀም ፈገግ ብለው ምን እንታዘዝ ኣለ አይደል እኔ ነፃ ሆኜ የፈለኩትን እንዳዝዝ። እንዳልሽማቀቅ ምናምን ነገር አሁን ለምሳሌ አዲስ ሰው ሲሄድ አዲስ ሰው ሲሄድ እንዴት እንኳን ደህና መጣህ። ይሄ እገሌ ሬስቶራንት ይባላል እንዲህ እንዲህ ምግቦች አሉት ሜሉ ይሄ አለ የፈለከውን ምረጥ። እንደ ቤተየው ነው የማለው አይደለ እኔ እኔን ቤተሰባዊ ነገር እንዲያደርጉ የሚያደርጉ የትግግሮችን ቃላቶችን የሚበርተቱኝ ንግግሮችን የሚነግቡ አይነት ሰዎች ከሆኑ አስተናጋጆች በጣም ደስ ይለኛል። እሄም አንዱ የኔ ክራይተሪያ ነው። በጣም እንትን ነው እምወስነው ነገር እና ይሄንን ይሄንን ነገር በጣም ያበረታተኛል እንደዛ ደሞ ማለት ነው። አራተኛ ደሞ የሰራተኞች ጽዳት ጽዳት ማለት ለምሳሌ የቅድሙ የምግቡ ነበረ ጥራት ያልኩት አሁን ደሞ ሰራተኞች ሚለብሱት ልብስ። ንጹህ የሆነ ጽድት ያለ ነገር ሲለብሱ አንደኛ ለእይታም ደስ ይላል አሁን ሰራተኛይቱ እጇ እጇ ወይም እግሯን እንደዚህ ቁሽሽሽ ብሎ ምናምን ምግብ ስታመጣልኝ ነው ያን ያክል ደስ አይልም። ስለዚህ ደስ የሚለው ምን ሲሆን ነው እግሯን ታጥባ ምናምን ቅባቷም ተቀባብታ ምናምን እሷም ንጹህ ሆና ንጹህ ሆና ምግብ ስታመጣልና። ከእሷነት ራሱ ምግቡ እራሱን ደስ ይላል ማለት ነው ብለው ይሄ ማለት እንትን ነው። አምስተኛው ደግሞ የማናጀሮች ምላሽ ነው ለምሳሌ የሆነ ቅሬታ ብናገኝ ያን ቅሬታ ደሞ ስንመልስላቸው እንደዚህ እንደዚህ አይነት ቅሬታን ነገሮች ተፈጥሯልና አስታካክሉ ስንላቸው ማናጀሮች ወይም ደሞ ስራ ኣስኪያጆች መጥተው የሚያረጉልን ምላሽ አዎ ችግር የለም እናስተካክላለን። ይሄ ከዚህ አንፃር ነው እና በጣም ይቅርታ ብሎ አስተባብሎኛል። ቀጣይ ቀን ሚያስተካክሉ ከሆኑ በጣም እኔ በዚህ ምክንያት ብቻ እነሱን ተወዳጅ አድርጌ እችላለው ሁሉም እነሱ እሄዳለውሁ። አለበለዝያ ግን ለምሳሌ ጉዳይ ከፈለክ ተጠቀሙ ካልፈለክ ምናምን የሚሉ ከሆነ ግን። ለምን አንድ ቀን ብቻ ሚስቴክ ኣላገኘም ጥሩ አይሆንም እኔ እፀልያለው የነሱ ምን ያስፈልጋል? የነሱ ምላሽ ጥሩ መሆን ያስፈልጋል ማለት ነው። እና አጠቃላይ ደሞ የቦታ አቀማመጣቸው ለምሳሌ ቅረብ ለቤቴ ቅርብ ሲሆን ደሞ የበለጠ ይመቸኛል ስለዚህ እስኪ አንዴን እንዘርዝረው። እኔ እምወዳቸው ሬስቶራንቶች በምን ያልኩት የመጀመሪያው በሚያቀርቡት ምግብ ጥራት። ሁለተኛው ባላቸው የሰዓት አቅርቦት ፈጣን ናቸው ወይስ አይደለሁም? ሶስተኛው በሰራተኞች ጥራት አለ ኣረል ንጽህና። አራተኛው በማኔጃዎች ምላሽ እና የተለያዩ የተለያዩትን ቅድም ካልኩት የወጡ ካሉም እናንተ ይዛችኋቸው ከእነዚ ከእነዚህ ኣንፃር። ሬስቶራንቶችን እወዳችኋለሁ ማለት ነው። እና ኢትዮጵያ ውስጥ በጣም የምወደው ሬስቶራንት። ሸገር ይባላል አዳም ወንድሜ የሰራውና ስራው በጣም አመሰግናለው።

ሰላም ጤና ይስጥልን እንዴት ናችሁ ይህ የዛሬ ጥያቄ ደግሞ ቤተሰብ ምን ያህል ጊዜ ይሰበሰባል ማለት ነው? እና እስኪ እናብራራው አሁን እንደኔ ቤተሰብ ብዙ ጊዜ የምንሰበሰበው ማታ ማታ ከስራ መልስ አባቴ ከስራ ተመልሶ እያለ እንጫወታለን ምናምን ግን ስራ ስርዓት ባለው መንገድ ስለ ነገሮች የምናወራ ከሆነ ደግሞ በሳምንት ሁለት ቀን እንሰበሰባለን ማለት ነው። ግን ስለመሰብሰባችን እናውራ ጥቅሙን ምን እንደሆነ? አንድ ቤተሰብ ተሰባሰብ ማለት በሁለተኛ መንገድ ነው የምንሰባሰው የመጀመሪያው ከቤት ከቤተሰቡ መካከል የሆነ ሰው ጥሩ ነገር አድርጎ ለዛ ጥሩ ላደረገው ነገር የሆነ ምስጋናም ለማቅረብ ለማበረታታት ጎበዝ እንዲ አረክ ምናምን ለማለት እና የተለያዩ ነገሮች ሽልማቶችን ለመሸለም ማለት ነው። ለምሳሌ አሁን እኔ ህፃን ሆኜ ቤት ቤት እያለሁ ከትምህርት ቤቱ አንደኛ ብወጣ ቤተሰቦቼ አንድ አባቴ ሌሎች እህት ወንድሞቼ ሰብሰብ የተጫወቱ ምናምን ነገር ትንሼ ምግብ ድግስ አዘጋጅተን የኔ ልጅ እኮ ጎበዝ አንተ ጎበዝ እኮ ነህ ቀጥለህ ደግሞ እንደዚህ የተሻለ ትሰራለህ። ከዚህ ደግሞ አንተ ደግሞ የተሻለ እንጠብቃለን ምናምን እያሉ እኔን እያሞካሹ የተለያዩ ሽልማቶች እየሰጡ ስለኔ እያወሩ ልንሰበሰብና ልንጫወት ወይም ልናወራ እንችላለን ማለት ነው። በተመሳሳይም እንደዚሁ አባቴ ሌላ ነገር ቢያደርግ እናቴም የሆነ አርፍ ነገር ብታደርግ እህት ወንድሞች ሌሎችም አሪፍ ነገር ቢያደርጉ እናደርጋለን ማለት ነው ተሰብስበን ስለዛ ነገር እናወራብታለን ማለት ነው። እናበረታታዋለን ሁለተኛ ደግሞ መጥፎ ነገር ሲፈጠር መጥፎ ነው ማለት ለምሳሌ እኔ ለምሳሌ እማይገባ አይነት ፀባይ ባመጣ ወይ ለምሳሌ ከቤተሰቡ ለየት ያለ ባህሪ ለምሳሌ ብሰርቅ ወይ የሆነ ነገር ወይ እየተደባደብኩ የምመጣ ብሆን ሌሎች ህፃናቶችም ምማታ ቢሆን ነው ደግሞ ተሰብስበው ይሄ ይሄን ነገር ከዚህ አንፃር በጣም መጥፎ ነው። ለወደፊት እንዲህ ስለሚያጋጥምህ እንዲህ እንዲያጋጥምህ ደግሞ ይሄን ነገር አታድርግ እና ከዚህ አንፃር ይሄን ነገር አትፈጽም። ካልሆነ ግን ትቀጣለህ እንደዚህ እያሉ እኔን ለመመከት ተሰባስበው አጎቶቼ ማክስቶቼም እህቴም ወንሜም አባቴም እናቴም ሆነው በአንድ ሆነው ያወሩኛል ማለት ነው። ስለዚህ ከምን አንፃር አልን የመጀመሪያው እኔ ከመጥፎ አንፃር ነው አንድ ቤተሰብ መካከል አንድ ሰው መጥፎ ነገር ቢያደርግ ጥሩ ነገር ቢያደርግ ጥሩ ነገር ለማበረታታት እና ለመሸለም ሁተኛው ደግሞ መጥፎ ነገር ቢያደርግ ያን መጥፎ ነገር ደግሞ እንዲቀርፍና ለዛ መጥፎ ነገር ደግሞ ትንሼ ቅጣት እንዲያገኝ ለማድረግ ማለት ነው። ይሄ አንዱ ሆኖ ደግሞ ሌላኛው ደግሞ ለምሳሌ እንደ ቤተሰብ የሆነ ነገር ቢያጋጥመን እንዴት ለምሳሌ ሁለት ነገሮች ነው የመጀመሪያው የሆነ አዲስ እቃ ለመግዛት ለምሳሌ ወይም አዲስ ህይወት ለመግዛት ወይም ደግሞ ፍሪጅም ሆነ ቴሌቪዥን አለ አደል ቤት ውስጥ የሌሉ ነገሮች ለመግዛት ሲባል ሲል አባቴ ወይም እናቴ ገንዘብ ያላቸው እኛ ለማማከር ሲፈልጉ ተሰብስበን ይሄ ነገር ልንገዛ ነውና ከዚህ ከዝህ አንፃር ምን ምን ጥቅም አለው? እናንተ እስኪወስዱበት ምናምን ትብሎ የምንጠያየቅበት ነገር ነው ማለት ነው። ለምሳሌ አዲስ ሂወት ላይ ልንገዛ ተፈለገና ተሰብሰቡ ብለን በአንድ ላይ ሌሎች አክሰሶች እናቴ አባቴ እኔ እንዲህ አይነት ቤት ልገዛ አስቤያለሁና እናንተ ምን ይመስላችኋል? ከዚህ አንጻርስ ምን አስተያየት አላችሁ? ሶ ሀሳብ ስጡበትና ጥሩ ነገር ከሆነው የምንገዛው ካልሆነ ደግሞ ምን እንደሆነ ነገር ነው ማለት ነው። በእኛ ሀሳብ ይሄም አንዱ የምንሰበሰብበት መንገድ ነው። ሁለተኛው ምሳሌ ደግሞ የገንዘብ እጥረት ወይም ደግሞ የገንዘብ መጥፋት ቢያጋጥመን ለምሳሌ የምንሰራው ድርጅት ቢከስር የሚልል ደግሞ ተሰብስበን አሁን አባቴ ቢሰብስበን እኔ እንዲህ እንዲህ እየሰራሁኝ እንዲህ ይሄን ነገር አጋጥሞኛል እንዲህ እንዲህ ስላጋጠመኝ ደግሞ እንዲህ እንዲህ ላደርግ ነው እና እንዲህ ይሄን ችግር ስላጋጠመኝ ከዚህ አንፃር ምን አይነት መፍትሄ እናድርግ? ለችግሩ ምን አይነት ነገሮችን መላ አድርገን እናዘጋጅ? የሚሉ ነገሮችን እኛ ማሰብ እንድናደርግ ምክንያቱም ከተለያዩ የአእምሮ አንፃር ስለሆነ ነው እንደነ አይምሮ ሀሳብ የሚመጣው እና እንዲህ ነገሮችን ለማስተካከል ይላሉ ማለት ነው። እናም በጣም ብዙ ጊዜ እንሰበሰባለንን በሳምንት ሁለቴ ብዙ ጊዜ እንሰበሰባለን። አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ የዛሬው ጥያቄ ደግሞ ሌሎችን መርዳት ትወዳለህ ነው የሚለው? እና አዎ እ እወዳለሁ በተለይ ደግሞ ልክ እንደ ኢትዮጵያ ባህል አሁን አንድ እንደ አንድ አንድ ኢትዮጵያዊ መረረዳት ሌሎችን መርዳት ሌሎችን አንተን መርዳት እንደ ባህል እና እንደ ኩራት ነው የምታየው ምክንያቱም በጣም ብዙ ጥቅሞች አሉት። ለምሳሌ ሰው የምንረዳት ሲሆን ለተቸገረ ሰዎች ሰው ላጡ ሰዎች አለንላችሁ። ብር ብር ላጡ ሰዎች ደግሞ እንኩ ይሄው ይሄን ብር ተጠቀሙ ብለን ካለን ስናካፍል ካለን ስንሰጥ። ለነሱ ሀሳብ ስንሰጥ በበብር ብቻ አይደለም ሄደን ራሱ የእነሱን ችግር ስና ዳምጥ ራሱ ደስተኛ እንዲሆነው ሰው እንዳላቸው አይነት ስሜት እንዲሰማቸው ስናደርግ ምንድነው ለኛም ውስጣዊ ስሜታዊ ይሰማናል ደስ ይለናል እርካታ ያለው እነሱም ደግሞ አረፍ ይላሉ አሉ ማለት ነው። ትንሽዬም ቢሆን ከችግራቸው እና ደግሞ ሊቀረፍላቸውም የሚችለው እና ይሄ በጣም ደስ የሚል ነገር ነው እወዳለሁኝ። ለምሳሌ ከ ከሃይማኖት አንፃር ማየት እንችላለን አሁን ኢትዮጵያ ውስጥ ያለው አንድ ሃይማኖት ክርስትና ነው። ሌሎችም እስልምናም ምናምን ካቶሊክም እንዳለው ሁሉ ክርስትና አለ አሁን ክርስትና ላይ ዋናው አስተምሮ ለወንድምህ የሚፈልገውን ነገር አድ አድርገለት ነው ላንተ አንተን የምትወደውን ያህል ወንድ ወንድምህን ውደደው ማለት ነው። ምክንያቱም አንተን የምትወደውን ያህል ወንድሙን ወንድምህን ወደደው ማለት ላንተ የሚያስፈልግ ህን ያክል የምታስበው ልክ ለወንድምህ አስብለት ማለት ነው። ያን ወንድም ምን አልባት አቅም ያጠረው ሊሆን ይችላል። ገንዘብ የሌለውን ሆኖ ሊሆን ይችላል። የተለያዩ ነገሮች ግራ አጋጥሞት ሊሆን ይችላሉ። ሶ ስለዚህ አንተ ምን ታደርጋለህ? አንተ የምትፈልገዋለህ ለምሳሌ አንተ ሱሪም ወደ ስትፈልግ ብር ካለህ ለወንድም መግዛት በጣም ደስ የሚል ነገር ነው ማለት ነው። እና ከዚህ አንፃር እናየዋለን። ብዙ ጊዜ አሁን ሌሎችም ይለያያል ለምሳሌ እንደየሰው ይለያያል። አንዳንድ ሰዎች ለምሳሌ ሰዎችን የሚረዱት ቋሚ አድርገው የሚረዱ አሉ ለምሳሌ ኢትዮጵያ ውስጥ አሁን መቄዶንያ የሚባል ድርጅት አለ። መቄዶንያ እሱ አሁን ለምሳሌ ሰዎችን ይሰበስባሉ በብዙ በጣም ብዙ ሺህ ሰዎችን ሰብስቦ ትልቅ የህንፃ ሰርቶ ህንፃ ውስጥ እድሜ ልክቸውን እስከሚሞቱ ድረስ አለ። አይደለ እነዚህ አቅም ያነሳቸውን እድሜያቸው ከሃምሳ ምናምን በላይ የሆነና በበሽታ ደግሞ የማይንቀሳቀሱ የብዙ ጊዜ የሰው እርዳታ የሚፈልጉ ሰዎችን እነዛን ሰብሰቦ ምን የሚያደርግ ነው? የሚያቆይ ድርጅት ነው አሁን እሱ በጣም ደስ የሚል ድርጅት ነው። መስራቱ ዶክተር ቢኒያም ይባላል። አሁን ይኼ ምንድነው? ምን ያደርጋል? በየ በየስፍራው እየዞረ አቅም ደካማ የሆኑትን በጣም በሰው እርዳታ ብቻ የሚንቀሳቀሱትን እና ደግሞ እድሜያቸው ከሃምሳ ምናምን በላይ የሆነ በሆነ በሽታ በምንም ስራ መስራት የማይችሉትን ተንከባክቦ እንደ ልጅ እየ እየጦራቸው በ ሰዓት ድረስ ሰባት ሺህ አካባቢ ነበሩ። አሁን እየበለጠ እየበለጠ ይሄዳል ብራንቹን ወይም ቅርጫፍን እየሰፋ ነው በተለያዩ ሀገሮች እና እንደዚህ አይነት ባህልም አለነ። ይሄ ተተለቅ ሲል ነው ምክንያቱም በጣም ከባድ ነው። ሰውን ሰብስቦ ለሱ ቁርስ ምሳ ራት እያበላ የተለያዩ በበሽታዎች ምክንያት ደግሞ የሚወጡ ልጆች አሉ እነሱ ደግሞ ወጭ እያወጣ ምናምን ማማረር ከባድ ነው ግን ያው ኢትዮጵያ ውስጥ እንደዚህ የሚቻል ይቻላል። ሁለተኛው ደግሞ ለምሳሌ ዝቅ ስናደርገው ለምሳሌ ሰፈር ውስጥ አሉ ደግሞ ልክ እንደ እሱ ባይሆኑ ትናንሽ የአስርም ሃያም ሰው ይዘው በጣም የሚረዱ ሰዎች አሉ። ይሄም በጣም ደስ የሚል ነገር ነው። አሁን ለምሳሌ ስሙን ረሳሁት እንጂ አንድ ድርጅት ነበረ ምን ያደርጋል? የአእምሮህ ህሙማን የሆኑትን ህፃኖች ብቻ ለምሳሌ እናቶች የአእምሮ ህሙማን የሆኑ ህፃናቶችን ከወለዱ እነዛ ህፃናቶች በእራሳቸው ስራ ስለማይሰሩ ሁል ጊዜ እነዛን ህፃን ህፃን እየተንከባከቡ ስራ አይሰሩም። ለመስራት ከከባድ ነው የሚሆነው እና እነሱን እየፈለጉ እየተቀበሉ የሚሳድጉ አሉ። እነዚህም በጣም ይለያሉ ለምሳሌ አይን የሌላቸው ጆሯቸው የማይሰማ አለ አይደለ በተፈጥሮ ምናምን እንደዛ እንደዛ የሆኑ እንተኖ ልጆችን እየሰበሰበ የሚያሳድግ ድርጅት ደግሞ አለ። እንደ ግለሰብ ስንጀምር ደግሞ እንደ ግለሰብ ደግሞ ለምሳሌ አንድ ሰው ብቻ ይዞ ለምሳሌ አንድ የኔ ቢጤ ይባላል በኢትዮጵያ ስ አጠራር የኔ ቢጤ ማለት አንድ አቅመ ደካማ ማለትነው። ከቤት አስጠግቶ ያን አንድ ሰው ብቻ ልክ እንደሱ እየቀለበ ልብስ እያለበሰ አዲስ አመት ሲሆን እንደዚህ አብ ይ ማታ ማታ እያጫወተ ከቤተሰቦቹ ጋር ከ ከቤተሰቦቹ ጋር እና የተለያዩ ነገሮችን አብሮ እንደዚህ እያወራ እየተቀለለደ ምናምን ነገር ልክ እንደ ቤተሰብ አድርጎ አንድ ሰው አንድን ደሃ ደግሞ ወይም አንድን ደካማ ሰው ሊረዳ ይችላል ማለት ነው። የምንድነው ሌላኛው የመርዳት ስታይ ስታይል ደግሞ ለምሳሌ እንትን ቢሆን በየሳምንቱ በየሳምንቱ እየሄዱ በመጎብኘት ትንሽ ትንሽ የ ብር መስጠት ልክ እንደነዛኞች ሙሉ ሙሉ ተቀብሎ ሳይሆን ይሄ ደግሞ ባሉበት ሆኖ ግን እየሄድክ ብር መስጠት ወይም ደግሞ ምግብ ምናምን ማቀበል። ወጣቶች ስለሆኑ የሚያደርጉት የሚረዱት ደግሞ ለምሳሌ በዓል እና ጥምቅት ፋሲካ ምናምን ሲሆን ደግሞ በሬ ምናምን እያደረጉ በአመት አንድ ሁለቴ ደግሞ ደሃዎችም መንገድ ላይ ያሉትን የሚረዱ አይነት መንገዶች አሉ። ከዚህ አንፃር አየዋለሁ አመሰግናለሁ።

ሰላም ጤና ያስጠልልን የሽክላ እቃወችን ትጠቀማለህ? ነው የዛሬ ጥያቄ ደግሞ አዎ እጠቀማለሁ ግን እስኪ መጀመሪያ መቼ መቼ እንደምትጠቀመውና መቼ ስጠቀመው እንደነበር ላብራራላችሁ አሁን እንደ ኢትዮጵያ እንደ አንድ ኢትዮጵያዊ በፊት ላይ የተለያዩ ዘመናዊ ነገሮች አልመጡም ለምሳሌ እንደ ብረትድስት እንደ ስቶቭ አለ አይደል የስቶቭ መጠቀም አሉ አይደል እንደ ብረትድስት ምናምን በብረት የሚሰሩ እነሱ ባልነበሩበት ሰዓት የኢትዮጵያ ህዝብ የሚጠቀሙ በምንድነው በሸክላ ነበረ ሸክላን ያዘጋጅና በሸክላ ምን ይሰራል ደስት ይሰራል ደስት ይባላል እና ደስት ደግሞ ለምን ነው የሚሆነው ለወጥ መስራት የተለየ ነገሮች እና እንደውም በጣም ደስ የሚል ነበር በሽክል ሰርተን በጡብ ነው የሚሰራው እንትን ማለት በሰክላ ይሰራልና የተለያዩ ወጦችን የምንሰራበት ድስት እንሰራለን ማለት ነው እሱ ብቻ ደግሞ አይደለም ሸክላን ተጠቅመን ደግሞ እንሰራለን እንስራ ይባላል እንስራ ማለት በድሮ ጊዜ ውሃ ምናመላልስበት ማለት ነው ውሃ ምናመላልስበት ለምሳሌ ከሆነ ኩሬ ወይም ከሆነ ወንዝ ሂደን ቀድተንየምናመላልሰው በአሁን ሰዓት ጀሪካን አለ ወይም ተለያዩ እቃዎች አሉ ያኔ ግን ስላልነበረ ምን እንጠቀማለን እንስራዎችን ተጠቅመን ውሃ እናመላልሳለን ማለት ነው ወደ ቤት አምጥተን ለተለያዩ ጥቅሞች መናውላቸው ዉሀወችን በሸክላ በጀርባ ተሸክመን በሸክላ ነው ያንን የምንሰራው እንሰራ ሶስተኛው ደግሞ ለምሳሌ ብዙ ጊዜ እንሰራ የምንጠቀመው ጋን እንሰራበታለን የጋንን ስራ ደግሞ ለምን ነው የሚጠቅመው ለምሳሌ ጋን ካለ በድሮ ጊዜ የተለያዩ ድግሶች ሰውን ስንድር ወይም ሰው ሲጋባ ድግስ፣ ዝክር የተለያዩ ምናምን ነገሮች አሉ አይደል የማህበራዊ ህይወት ድግሶች ሲኖሩ ያንን እንደጠላ እንትን እናደርገዋለን መጥመቂያ እናደርገዋለን ማለት ነው ጠላ የሚጠመቀው በአሁኑ ሰዓት ችርድን አለ ብዙ ነገሮች አሉ ያኔ ግን ስላልነበረ በምንድነው ማለት ነው በጋን አድርገን ጋን ውስጥ ድፍድፍ ይገባል የጠላው ከዛ ጠላው ተበርዞ በጣም ቆንጆ የሆነ ጠላ ወጥቶ ጠላውን እየጠጣን አብረን እየተጫወትን እናመሻለን ወይም ደግሞ ድግሱን እናሳልፋለን ማለት ነው እና ለምን እንጠቀማለን አለን ለ እንትን ለጋን እንጠቀማለን ከእሱ አልፎ ደግሞ ሸክላን ድሮ የምንጠቀመው የነበረው ለምሳሌ ለፌርሜሎ ይበላል ወይም ደግሞ እሳት ማንደጃ ማለት ነው አሁን በአሁኑ ሰዓት መድጃ አለ ግን አሁን የመጣው የብረትድስት ነው ድሮ ድሮ ግን የነበረው በሽክላ ሆኖ እሳት ይሆንበታል ከሸክላው ለይ ከዛ ደግሞ የሸክላ ብረትድስት እንደ ድስት ይሆንበትና ልክ እንደ ወጥ መስራያ ማለት ነው ቅልል አድርገን ምን እናደርጋለን እንትን እንደ ፌርሜሎ ማለት ነው ይሄም እንደ እሳት ማንደጃ እንጠቀምበት ነበር በጣም ቀላል አይደለም ምክንያቱም ብዙም ዋጋ አናወጣበትም በአካባቢው ካለው ቀይ አፈር ወይም ደግሞ የተላያዩ አፈሮች ጭቃውን አቡክተን ጭቃውን ደግሞ ካቦካን በኋላ አለስልሰን እኛ በፈለግነው ቅርጽ አይነት ነው የምንሰራው ማለት ነው በጋንም ሆነ በእንስራ በድስት ሆነ በማንደጃ በተለያዩ ነገሮች እኛ እንደፈለግነው እንሰራለን ማለት ነው እና እንደዚህ እንደዚህ አይነት ነገሮችን እሰራ ነበር ሌላኛው ደግሞ እስካሁን ድረስ ምንጠቀመው እስካሁን ድረስ ያለው የምጉጉ ይበላል ወይም ደግሞ የእንጀራ ምጋገሪያ ማለት ነው ይሄ ነገር እስካሁን ድረስ ምንጠቅመው በሽክላ ምክንያቱም ሸክላውን ደህና አፈር እናመጣለን አፈሩ ሁሉ አፈር አይሆንም የተለየና አሪፍ የሆነ አፈር ነው የሚሆነው ያንን ተቦክቶ ተለስለሶ ከዛ በኋላ ምጎጎ ይሆናል እንጀራ ሚወጣብት ማለት ነው ያንን ደግሞ በጣም ደስ የሚል ነገር ነው ምክንያቱም የእንጀራ ኢትዮጵያ ማህበረሰብ እንጀራ የሚጋግረው በሽክላ በተሰራ እንትን ምጣድ ነው ማለት ነው ምጣዱ መን ይባላል ምጎጎ ይሄ ደግሞ የሚሰራው በሽክላ ነው አመሰግናለሁ ለዚህ ነገር በጣም አዋጭ ነው ከተዋጋው አንፃር ያሁኖች አዎ የተሻለ ምናምን እንትን አላቸው ፈጣን ናቸው ምናምን ነገር ግን በጣም ደግሞ ውድ ናቸው ኤሌክትሪክ ይፈልጋሉ ምናምን ነገር የድሮዎች ግን ቀለል ያሉ ናቸው በእራሳችን በእጃችን እኛ በፈለግነው መጠን በምፈልገው ስታይል ማለቴ ፍላጎት አይነት ልንሰራ የምንችለው እና የምንሰራው አይነት ነገር ነው በጣም ተመራጭ ናቸው አመሰግናለሁ

ሰላም ጤና ይስጥልኝ ይህ ዛሬ ጥያቄው ደግሞ የስራ ጊዜ ገደብ ታስተካክል የሚለው ትንሽ ጥይት ግልጽ አይደለም። ግን እስኪ እንደ ገበያ እንደ ገበያ መልኩ ላብራራ። የስራ ጊዜ ገደብ ታስቀምጣለህ ከሆነ። አዎ ምክንያቱም አንድ ሰው ለምሳሌ እንደ አንድ ሰዓት አስኪያዝ እንሄድ። አንድ ድርጅት እየመራሁኝ ዝም ብዬ ሰአቱን ለጥቼ ስሮ ስሮ አላቸው አሁን ቀኑን ሙሉ ስሩ ብላችሁ ይደክማችኋል አይሆንላችሁም እሱን መስራት በጣም ከባድ ነው ለመስራት። ስለዚህ በቀን ውስጥ የኛ ክልስ ስራ ትሰራላችሁ ይህን ያክል ደግሞ ታርፋላችሁ። ደግሞ ታርፋላችሁ ነገ ደግሞ ይሄን ይሰራላችኋል። በሰአት እንከፍላለን ማለት ነው ወይም ገደብ እናስቀምጣለን። ይሄ ስራ ከዚህ እስከድረስ በዚህ መልክ አለበት። ልናወራል ምክንያቱም ገደብ ካልተጣለ ወይም ደግሞ ካልተስተካከለ። ሰራተኞች ይሰራቻሉ ከስራ ይወጣሉ። የተለያዩ ነገሮች ያደርጋሉ። እሱም ስለሚደክማቸው ስራውን በደንብ ስለማይሰሩ። የሆነ ጉዳቱ የባሰ ይብሳል የባሰ ይመጣል ማለት ነው። ስለዚህ እንደ አንድ ስራ አስኪያጅ ምን አደርጋለሁ? የስራ የስራ ጊዜውን ገድቤ ለምሳሌ በቀን እንደ ኢትዮጵያ ስምንት ሰዓት ነው የሚሰራው። ማንኛውም አንዳንዶች ድርጅቶች አሉ በጣም ስግብግብ የሆኑ እስከ ስር ሰዓት የሚያሰሩ አሉ። ግን እሱም ፍትሃዊ አይደለም። ከተያዙ ከተያዙበት ይቀጣሉ። ስለዚህ በቀን ስምንት ሰዓት ነው ስድስት ሰዓት የገባ ሰራተኛ ስድስት ሰዓት ላይ የጠለ ህምሳ ስምንት ሰዓት ነው የምትመርሱት ሰዓት ነው። ወደ ቤቱ ይሄዳል ማለት ነው። ይሄ ምንድነው? ኢትዮጵያ ምንድነው? በቀን ስምንት ሰዓት ይሰራል ማነው? እና ገደቡ ጥቅሙ አንዱ ይሄ ነው። ሰራተኞች እንዳይሰላቸው ያደርጋቸዋል። በስራችን ደስተኛ እንዲህ እንዲሆኑ። እና ደግሞ በሚሰሩት ልክ ደግሞ ተከፈይ ሲሆን ደግሞ ይሄ የሆነ የነሱ ህይወታቸውን እንዲመሩ ይሄ በቀላሉ ገንዘብ እያገኙ ቀለል ህይወት እንዲኖሩ ያግዛቸዋል ማለት ነው። ይሄ በአንድ ስራ አስኪያጅ ነው እንደ አንድ ግለ ሰው እንደምትሰራ ደግሞ ለምሳሌ እኔ ስራ ገደቤ ለምሳሌ። እንደ አንድ አንድ ነጋዴ ሆኜ ባወራ። በቀን ምን ያክል ሰዓት እሰራለሁ ብዬ ራሴን ግድ ከራስ አስራ ሶስት ጋር። ትንሽ ከባድ ነው የሚሆነው ለምሳሌ። ጠዋት ላይ ሱቄን ከፍቼ እስከ ማታ ድረስ እሰራለሁ። እዛ ግን መሃል ላይ ግን እረፍ ካረፍኩኝ ቀኑን ሙሉ ሰዓት ሆነ ግን ራሴን ያመኛለሁ እግሬ ይደነዝዛለሁ ጅማቴ ምናምን የምሽማተር ምናምን አደጋ ይፈጠርበታል። እና የተለያዩ ህመሞችን ሊያጋጥም ስለሚችሉ ስራ ሰአቴን ግድ በረድጌ እስከዚህ ሳታሳርቼ። እስከዚህ ዛሬ ደግሞ ካልሆነ ደግሞ ሰራተኛ ቀጠሬ ሰራተኛ ሙሉ ሰዓት አይሰራም እኔ ሰርቼ ግማሹን ደግሞ ሰራተኛ እንዲሰራ ማለት ነው። ማለት ስራ አስፈላጊ ከሆነ። እንደዛ እያደረኩኝ በሽፍት አድረጌ ሽፍት ማለት ሰራተኞች እየተቃየሩ እንዲሰሩ ማለት ነው። እሱ በጣም አማራጭ ነው። እንደዛ አድርጌ ስራዬን እሰራለሁ ማነው? እንደ አንድ ተማሪ ሳወራ ደግሞ አንዳንድ ተማሪ ስራ የአንድ ተማሪ ስራ ማንበብ ነው። ማንበብ ሲሆን ደግሞ ለምሳሌ ፈተና ሲሆን ሲደርስ ብቻ ሳይሆን ፈተና አስቀድሞ ደግሞ ትንሽ ትንሽ ማታ ማታ አንዳንድ ሰዓት ማንበብ አለበት እና ሰአቱን ገድቦ። ጓደኞቼ ጋር የሚጫወትበት ስትነሳት በሚጫወት በሰአት ተጫውቶ አብሮ ተቀልዶ ምን ብሎ? ደስተኛው ሆኖ በሚያነብ ሰዓት ደግሞ ይቺን ትንሿን ሰዓት ደግሞ አንብቦባት ምናምን ነገር ውጤታማ እንዲሆን ነው። ምክንያቱም ያለገዳብ ዝም ብሎ አሁን ሌሊቱን ወዳ ቢያነብ። ራሱን ያመዋል አይኑ አይኑ ደግሞ ይታመማናል። አይኑ ወደ መጥፋት ደረጃ ልደርስችል ምክንያቱም በጣም ስናፈጥንም በላይ አይናችንን ይጎዳል። ከተጎዳ ደግሞ አይናችን እንግዲህ አይን ከሌለን ምንም ከባድ ነው ለመኖር እና። ሰዓታችን ገድበን ምን እናደርጋለን ማለት ነው? የተለያዩ ስራዎችን እንሰራለን ማነው። እና ሰዓት መግደል በጣም አስፈላጊ ነገር ነው። አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ በብዙ የዛሬው ጥያቄ ደግሞ በብዙ ህዝብ መካከል መሆን ታመቻችህ ነው የሚለው ትንሽ ጽሁፉ ግልጽ አይደለም ግን ምናልባት በብዙ ህዝብ መካከል መሆን ይመችሃል ወይ ከሆነ እንደዛ ከሆነ ጥያቄያችሁ አዎ ይመቸኛል ምክንያቱም በብዙ ህዝብ መካከል መሆን አንደኛ ብዙ ጥቅሞች አሉት አሁን ከሌላው ከሌሎች ሰዎች ጋር እገናኛለሁ የተለያዩ እውቀቶችን እለዋወጣለሁ አሁን ብቻዬን ስዉል ብቻዬን ከማንም ጋር አልገናኝም ከህዝብ መካከል ስሆን ግን የተለያዩ ሰዎችን ስለማገኝ እነዛን ሰዎች ሰላም እላቸዋለሁ ከየት እንደመጡ፣ ምን እንደሚሰሩ፣ ምን አይነት እውቀት እንዳላቸው፣ ምን አይነት የስራ ልምድ ወይም ደግሞ የህይወት ልምድ እንዳላቸው እና ደግሞ ያንን ደግሞ እንዲያከፍሉኝ የኔንም ያለኝን አካፍዬ ከእነሱ ደግሞ ያለውን ተቀብዬ በፍቅር በሰላም ብዙ ነገሮችን እንዳውቅና እንደረዳ ያግዘኛል ማለት ነው በህዝብ ማሃከል መሆን ህዝብ ማሃከል መሆን በጣም ጥቅም አለው ያ አሁን ያልኩትን እንዳለ ሆኖ ነው ለምሳሌ እንደ አንድ ተማሪ ወይም እንደ አንድ ነጋዴ ብንወስደው አንድ ነጋዴ ከብዙ ተብዙ ነጋዴዎች መካከል ጋር አብሮ ቢገናኝ በዚህ መሃል የሚያደርገው ነገር እንዴት ንግዳቸውን እንደሚሰሩ ለምሳሌ እንዴት ዋጋን እንደሚተምኑ ወይም ዋጋ እንደሚሰጡ ለምርታቸው እንዴት ደብኞቻቸውን በአክብሮት እንደሚይዙ እንዴት ስራቸው ላይ የሆነ ችግር ቢፈጠር እንዴት ያንን ችግር እንደሚያልፉት ያላቸው ዘዴ ብልሃት ሰዎች አይደለም ለምሳሌ እንዴት አሁን ለምሳሌ ከገበያ ውስጥ አንድ ተፎካካሪ ሌላ ገበያተኛ ቢመጣ ከዛ ተፎካካሪ እንዴት በልጠው እንደሚገኙና የተለያዩ መንገዶች እንዴት እንደሚከተሉ ያለው ያላቸውን ጥበብ እና ብልሃትን ቀስ አድርገን እያወራን እየተጫወትነ በስርዓቱ የምናገኝበት ማነው በተለያዩ መንገዶች እና ይሄ ከዚህ አንፃር በጣም ጠቃሚውና በጣም ጥሩ ነገሮች ናቸው እና ከዚህ አንፃር በብዙ ህዝብ መካከል መሆን ይመቸኛል ይችለኛል ሁለተኛ ደግሞ ለምሳሌ ለሌባ አሁን ሌባ ብቻዬን ስሆን ሌባ በጣም አሁን ሌባ ብቻዬን ሲያገኘኝ እኔን ይዘርፈኛል ወይ ደግሞ ሌላ ነገር ትነኩሱኛል ምክንያቱም ብቻዬን ስለሆንኩኝ እነሱ ደግሞ ሌቦች ብዙ ስለሚሆኑ ያን ያክል ከእነሱ ላመልጥ ወይም ደግሞ ልከላከል ስለማልችል ከያዙኝ ሊጎዱኝና ሊገድሉኝም፣ ሊዘርፉኝም፣ ያለኝን ንብረት ይገሙኝ ይችላሉ፣ ከህዝብ መካከል ከሆንኩ ግን ማንም ሰው መቶ አይነካኝም ምክንያቱም እኔ ጥሩ ስነ ምግባር ካለኝ በህዝብ መካከል ተቀባይነት ካለኝ ሌባ ነገር መጥቶ ቢተናኮሰኝ እርዱኝ ብዬ ብጣራ በቀላሉ እነዛ ያሉት ህዝቦች ያንን ያንን ሌባ ገርፈው ወይም ደግሞ እንደዛ አድርገው ወይም መስደው ወደ ፖሊስ ጣቢያ ወስደው ሊያባርሩልኝና እኔን ልከላከሉልኝ ይችላለሁ እና እንደዛ ስለሆነም በህዝብ መካከል መሆን ደግሞ አንዱ ከሌባ የመዳን የራሱ እንትን አለው ጉዳት አለው አሁን ህዝብን ተከትሎ ሳላስበውም የሚሰርቀኝ ይኖራል መሃል ውስጥ ግን ሞር ደግሞ ከህዝብ በ መሃል ስሆን ደግሞ ሌባን የመከላከል እድሌ ደግሞ ከፍተኛ ነው የሚሆነው ማለት ነው። ሌላው ጥቅሙ ደግሞ በህዝብ መካከል መሆን ሀሳባችንን ለመቅለጥ ለምሳሌ እኛ ከውስጥ ያለ ሀሳባችንን ገለጸን ሰዎች እንዲስማሙንበት እና ሰዎች ደግሞ ያንን የኛን ሀሳብ አይተው ጥሩ ነገሮች ከሆኑ ጥሩ ነገሮችን እንዲያደርጉና እንዲፈጽሙ በቀላል ነገር እናሳምናለን ምክንያቱም ለምሳሌ ስብሰባ ውስጥ አሁን ብገኝ በህዝብ መሃል የኛን ሀሳብን እንገልጽናል ጥቅሙን ጉዳቱን እንገልጽናል ጥሩ ነገር ካመጣን እንዲቀበሉና እና እና ደግሞ ይሄንን ነገር ተግባራዊ እንዲያደርጉ ተጽዕኖ ማድረግ እንችላለን ማለት ነው። ስለዚህ ሀሳባችን የምንገልጸው በህዝብ መካከል ነው አሁን ብቻዬን ሆኜ ሀሳቤን መግለጽ ምንም አያደርግልኝም ራሴ ብቻ ማዉቀውም ህዝብ መካከል ሆኘ ግን ሀሳቤን ብገልጽና ባብራራ ሀገርን የሚለውጥ ወገንን ህዝብን የሚደግፍና የሚያግዝ ሀሳብ ከሆነ እነሱ ይቀበሉኛል እኔም የ የኔን አስታውሶ አደርጋለሁ ማነው አመሰግናለሁ።

ሰላም ጤና ይስጥልን እንዴት ናችሁ ሹራብ መስፋት ትችላህ ነው የዛሬው ጥያቄ? እና የኔ ምላሽ አዎ ሹራብ መስፍት እችላለሁ ምክንያቱም ሹራብ በጣም ብዙ ጥቅሞች አሉት። አሁን ለምሳሌ ጥዋት ላይ ወጥተን ቤተክርስቲያን ወደ ሌላ ቦታ ምሄድ ስንፈልግ ቅዝቃዜ ከሆነ መራብ ነገር ደረብ አድርገንበት ጥምጥም አድርገን እዛ መራባችን ለብሰን ስንሄድ አንደኛ ሙቀትይስባል ሁለተኛ ደግሞ ኮምፈርትቢል ስለሆነ በጣም ምቾት አለው ሶ ምቾት ስላለው በጣም ስለሚመች እናረጋለን ማለትነው ሹራብን እንጠቀማለን ማለትነው። ስለዚህ ሹራብ ለጥቅምት ስም ነው የግድ ሰፋለሁ ወይም መስፋት ዘንድ ደግሞ እለመምዳለሁ እሰፋለሁ ማለት ነው። ሌላ ደሞ ሹራቡን በዘመናዊ መንገድ ከተሰሩ በጣም በአሪፍ ነገር ከተሰሩ ደግሞ ልክ እንደ ማግየጫ ሊሆን ይችላል እንደ መዘነጫ እንደ ማግየጫ አርገን ተጠቅመን ልንለብሳቸው እንችላለን ማለት ነው። እና ሹራብ ብዙ ጊዜ የሚሰሩት ከክር ነው። እና ማሽን አለ። ያን ማሽን ተጠቅመን በክር አርገን ሰፍተን በልካችን በወርዳችን በእኛ ሰውነት ልክ አርገን እንሰፋለን ማለት ነው። አመሰግናለሁ

ሰላም ጤና ይስጥልኝ መሬት ላይ መቅመጥ ትችላለህ ነው የሚለው የዚያ ጥያቄ ደግሞ አዎ መሬት ላይ መቀመጥ። እችላለው ወይም ደግሞ እንድቀምጥ አመቻቻለሁ ይሄ የመቼ ነበር የነበረው? በድሮ ጊዜ የነበረው አሁን አንዳንድ ኢትዮጵያዊ በፊት አሁን እንደአሁኑ ዘመናዊ ፈርኒቸር ወይም የጣውላ ቤት ገብቶ ዘመናዊ መቀመጫ ዘመናዊ ደግሞ ሱፋ ወንበር ምናምን ከመኖሩ በፊት ምን ነበር የሚያደርገው? ህዝቡ በአንድ ይሰበሰብና ቤት ሰርቶ ቤት ውስጥ ደግሞ ትንሽዬ የመሬት መቀመጫ አዘጋጅቶ መደብ ይባላል የመሬት መቀመጫ ነው። አመቻችቶ እዚያ ነበር የሚቀመጠው እሱ ብቻ አይደለም ለመቀመጫ ያገለግላል እንደመተኛ ያገለግላል እና ቀለል ያሉ ናቸው ብዙወጪ የላቸውም። በአካባቢ ካለው የተለያዩ አፈሮችን እና ምትን አፈሮችን አውቁት እንደዛ ደግሞ ድንጋይ መጥተን ድንጋዮችን ድርድርና ከድንጋዩ መሃል ደግሞ አፈሮችን ከትን እንዳያይዝልን ማለት ነው። አፈሮችን ለውስጥ ደግሞ መሃል ላይ ገለባ አለው ወይም ሳር ማነው? ሞር እንደየዙ ከዛ ደግሞ የክብቶችን የሚጥሉትን እበቱን ደግሞ አንስተን ደግሞ እንለቀልቀዋለን እንዳይሰነጣቃቀቅ ማለት ነው። እና እንደዛ አደረገን ከደረቀ በኋላ ከዛ ላይ እንቀመጣለን ማለት ነው። ያህ ምን ይባላልየመሬት መቀመጫ ይባላል ወይም በአመታች አቻ በጣም ዋና ነው። ያንን እንደ አድርገህ እንጠቀመዋለን እና የተለያዩ አሁን በአሁን ሰዓት እንግዳ ምናምን ይመጣብና ምን አለ ምንድነው የምትጠቀመው የየራሳችን ሳለ ነው ማለት ነው። ወይም ደግሞ የእንግዳ ክፍል አለና የሆነ አልጋ ምናምን ያለው የድሮ ጊዜ ደግሞ መደቡን ወይም ደግሞ የምህረት መቀመጫውን ከዛ በላይ እንድትኛ እናደርገዋለን ማለት ነው። እና ደግሞ በጣም ደስ የሚል ነገር ነው ለሰውየው ትልቅ አክብሮት እንደማድረግ ነው ማለት ነው። እና በፊት ላይ እንደዛ ነበር የምንጠቀመው። አስቶች አይደለም ለምሳሌ ለንትንም እናደርጋለን አፈር መቀመጫ ለኛ ብቻ አይደለም ከፍ አድርገን ሰርተን ደግሞ የእንጀራ መስመር እናደርገዋለን እንጀራ ሞሰብ አለ ሞሰብን ዘፋና ከአፈር መቀመጫ ወይም ከመደቡ ላይ እነሱን አድርገን እንጀራ ማስቀመጫ እናደርጋለን ማለት ነው። ይሄም ለዚህ አገልግሎት ምክንያቱም አይጦች ታዮች ነገር ከዛ እንዳይደርሱ ይከለክልናል ማለት ነው። እና ከዚህ እዚህ አንፃር መሬት ላይ እጫ አዎ አምስቻለሁ። አምስቻለሁ

በላው ጤናይስጥልን እንዴት ናችው? የዛሬ ጥያቄ ደግሞ አስተያየት መቀበል ትወዳለህ የሚለው አዎ በትክክል አስተያየት መቀበል እወዳለሁኝ። ግን እንደየ እንትኑ አሁን እስቲ እናብራራው አሳይት መቀበል ስንል አስተያየት መቀበል ማለት ለምሳሌ እኔ የሆነ ስራ እሰራለሁኝ እኔ የሰራው ስራ ደግሞ በበጎ ሆነ በመጥፎ ነገር የሆነ ሌሎች ሰዎችን ተጽዕኖ ይሳድራል እና እነዛ ተጽዕኖ የሳደሩ ሰዎች ለኔ የሚሰጥኝ ምላሽ ማለት ነው። ለምሳሌ መጥፎ ነገር ኣስድሬ ከሆነ ከዚህ የዚህ አንፃር እንደዚህ ስላረክ ይሄን ነገር አስተካክል ብለው አስተያየት ይሰጡኛል እና ያን አስተያየት ደግሞ እኔ ወደፊት ያንን ነገር አሻሽዬ የተሻለ ነገር ኣርጌ ሰዎች የተሻለ እንዲቀበሉት እና የተሻለ ለመስራት የሚያግዘኝ ነገር እስከሆነ ድረስ እቀበራለሁ። ማነው አስተያየት ምክንያቱም አስተያየት ከተቀበልን ሁሌም ቢሆን ባለን ነገር እና በነበረን ነገር ነው የምንሄደው ምክንያቱም እኛ አናሻልማ ምክንያቱም ያንዳንድ ነገር ትክክል ነውና አሪፍ ነው ብለን ነው የምናስበው። ይሄ የምናደርግልናል ምክንያቱም ለምሳሌ እንደ አንድ ድርጅት ስንወስድ እንደ አንድ ሆቴል ማናጀር ለምሳሌ ምግቦችን ምናምን እየሰራን ለደንበኞች እናቀርባለን። እና ደንተኞች የሆነ የሆኑ ጉድለቶችን አግኝተው አስተያየት ቢሰጡና ለምሳሌ ከምግብ አንፃር ቢያወሩ ምግባችሁ ጣፋጭ ነበረ ግን ቤዚ ሰሙን እንዲህ እንዲህ ይሄን ነገር ሳጋጥመው ወይም ጨው እየበዛበን ስለሆነ ይሄን ጨው አስተካክሉልን ብለው። እኛ ለኛ አስተያየት ቢያቀበሉና እኛ ወዲያውኑ ያንን እንደሰማን በተለይ ነገሮች አጣርተን ከሌሎች ደንብኞችንም ሆነን እንደዚህ ነገር እናጠራና የጋራ አርገን ምግቡን እናስተካክላለን ማለት ነው። ምክንያቱም ያንን ምግብ ካላስተካክለው እንደዛ ደግሞ ቀጣይ አይመጡ እሱ ብቻ አይደለም የስራ አንዳንድ ሰራተኛ ይኖራሉ ለምሳሌ አሰናቃችሁ አንዳንድ ሰራተኛ ደበኛ ሊገላምጥ ወይም ደግሞ ሊያስቀይም ይችላል። እና ለስራ አስኪያጁው ያቺ ደንበኛ መጥታ ያን ከአስተናጋጅ እንዲህ እንዲህ እይነት ፀባይ አለውና ጸባይው እንዲያስተካክል የሆነ ነገር አድርጉ ብላ አስተያየት ብትሰጥና አዎ እንደ እንደ እንደ ስራ አስኪያጅ ተሎ ነው ያንን አስተያየት ተቀብዬ እርማት ምወስደው ማለት ነው። ምክንያቱም ደንብኛ ከለለኝ እኔ ያለኝን ምርት ለማን እሰጣለሁ ወይም እከስራለሁ ማንም ድርጅቱን ሊዘጋ ይችላል። ስለዚህ እዚህ አንፃር የተለያዩ ነገሮችን ለማሳደግ እንትን ያለኝን አቅም ደግሞ ለመሻሻል አስተያየቶች በጣም ይጠቅሙኛል ማለት ነው። ደንበኞችንም እንዴዛቸው በጣም ያግዘኛል ከዚህ አዚያ አንፃር አዎ አስተያየትም መቀበል በጣም እወዳለሁ። ለምሳሌ አስተያየት ነው አሁንም እስቲ ባንቀበል ያን ደንበኛ ምን ይሆናል? ጥሎን ይሄዳል ማለት ነው ጥሎን ሄደ ማለት ደግሞ ቀስ በቀስ ሁሎችም ጥለውን ይሄዱና ወዴት ይሄዳል ወደ ወደ ድርጅቱ ወይ ሆቴሉ ወደ ወደ መዘጋት ደረጃ ልደርስ ይችላል ማለት ነው። ሆቴሉ ከተዘጋ ደግሞ የብዙዎች የወራዊ ደሞዙና ትርፉ ይከስራል ማለት ነው። ለምሳሌ አለቃው ወይም አላፊው ይከስራል እሱ ብቻ ኣይደለም በውስጥ ያሉ ሰራተኞች ምግብ አብሳዬዎች አሰተናጋጆች በዛ በዛ የሚታደሩ ቤተሰብ የሚመሩ ሰዎች ስራው ሲዘጋ ብራቸው አብሮ እንድንሰማ የሚቆርጥ እነሱ እነሱ ስለሚባረሩ ለቤታቸው በጣም ከባድ ነው የሚሆነው ህይወታቸውን መምራት ይከብዳቸዋል ወደ ወደ ችግር እና ወደ ረሃብ ይገባሉ ማለት ነው። እና የተለያዩ ብዙ መዘዞችን ስለሚያመጣ አስተያየት ተቀብሎ ያሉን ነገር መሻሻል በጣም ጠቃሚ ነው። ይሄን ያየነው ለምሳሌ መጥፎ ነገር ብናደርግ ነው ለምሳሌ የኔ ሆቴል ደግሞ አርፍ እየሰራ በጣም አርፍ ከሆነ ደግሞ አስተያየት ደግሞ ለምሳሌ ይሄ ነገር አሪፍ ነው በዚህ ቀጥሎበት ምናምን ብሎ ደግሞ አስተያየት ሊመጣ ይችላል ከበጎ አንፃር ማለት ነው። አሪፍ ሰርታችኋል ቀጥሩበት ደሞ አለ የቅድሙ እንዲህ እንዲህ አይነት ጉለት አለው ነው ይሄኛው ደግሞ በጣም ጥሩ ነው። ከሌላው አንፃር የእናንተ የተሻለው እና ስሩ ማለት ደግሞ ስሩበት ምናምን ስንባል ደግሞ ይሄ ደግሞ ለኛ እንደ እንደ ሞራል ነው ወይም እንደ እንደ ደስታ ነው። ምክንያቱም እንደዛ ከተባልና አንደኛ ደንቦኞችን ረክተዋል ማለት ነው ወይም ደስተኛ ናቸው ደስተኛ ከሆነ ደግሞ እኛ የምንናደርጋለን የበለጠ ደግሞ ከነበረን እነሱን ሙሉ ሲመለከት የአቅማችን ያክልን እንጥራለን ማለት ነው። እነሱን ምን ለማድረግ የተሻለ ነገር እንዲያገኙና የተሻለ ነገር እንዲጠቀሙ ለማረግ ማለት ነው። እና ከሁለት አንፃር ነው ከበጎ አንፃር እና ከመጥፎ አንፃር ወይም ደግሞ መጥፎ ነገር ከሰራሁትና ጥሩ ነገር ከሰራሁት አንፃር አስተያየት ልቀበል ስለምችል አስተያየቶች ለኔ ይገነቡኛል የተሻለ ነገር እንድሰራና የተሻለ ነገር እንድፈጽም ስለሚያግዙኝ አስተያየት እቀበራለሁ። አመሰግናለሁ

ሰላም ጤና ይስልኝ የዛሬ ጥያቄ ደግሞ የቪዲዮ ጥሪ ታደርጋለህ ነው የሚለው? አዎ የቪዲዮ ጥሪ አደርጋለሁ ግን ከምን አንፃር የሚለውን ነገር እናወራለን። ለምሳሌ እንደ አንድ የአንድ ሀገር ገዢ ምን ይሄድ ለምሳሌ ኢትዮጵያ ጠቅላይ ሚኒስትር አለ አብይ አህመድ እሱ የቪዲዮ ጥሪ ያደርጋል። ብዙ ጊዜ ለምሳሌ እንደ አረንጓዴ ልማት የችግር ተካላ ሲካሄድ ኢትዮጵያ በክረምት ወር ነው የሚካሄደው እና የዛን ሰዓት ላይ እቺ ወይ በቱ ብትለብኝ ግኝት ለትውልድ ለዘር ምናምን የሚጠቅም ነገር ነው። እና ትግኝችን በአካባቢያችሁ አንድም ሁለት ሦስትም በየግላቸ ነው የምትፈልገው ሲያስተላልፍ በቪዲዮ ነው ጥሪ የሚያደርገው። እናም በቪዲዮ ጥረት እናውቃለን በጣም ጥቅም ነው። ምክንያቱም ጥቅም አለው ምክንያቱም የመጀመሪያው ሰራተኞች ምን ያደርጋሉ የሚመለከተው ህዝብ አንድን ሰውዬ በቪዲዮ የሆነ እርግጠኝነት አለ። በጽሁፍ ከሚሆነውና በድምጽ ከሚሆነው በአንዳንድም በአካል እያየህ በአካል ስል በምስብ ውስጥ እያየህ ደግሞ የተሻለ ነገር እያወራህ ሲመለከተህ ለሱም እንደ እርግጠኝነት ነገር ነው የሚሰማው እሱ ብቻ አይደለም። ለምሳሌ ፓርላማ ሲካሄድ ኢትዮጵያ ውስጥ ለመስራት እንደ አንድ ጠቅላይ ሚኒስትር አፈ ጉባኤ አለ። የተለያዩ አሉ እነዛ የህዝብ ተወካዮች አሉ። እና የዚህ ተወካዮች ሲያወሩ ስሩን ዝግራ ይወያዩ ህዝቡን የሚመለክተው ምንድነው? በቪዲዮ ነው የሚሆነው ነው የሚሆነው። ከቤት ተቀምጦ ወይም ከተለያየ ወጥሞታል በዩቲዩብ ክሬት ከሆነ በተለይ ብዬ በተለይ ወጥቶ ነው ደግሞ በዩቲዩብ ሆኖ ምን ያደርጋል? ነገሮችን ይመለከታል ያን ስራ ትሰራለህ ምን እንደሚታየው እንደሆነ ጠቅላይ ሚኒስትሩ ምክንያቱም የውስጥ ትኩረቶች ለጠቅላይ መስመር ጥያቄ ያቀርባሉ እና እነዛ የውኩላቸው ህዝቦች ምን ይጠይቁልን ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር ወይም አብይ አህመድስ ምን አይነት ምላሽ ሰጠልናል። የሚለውን ነገር በቪዲዮ እና ራሳቸው ሌላ ሰው መግባት ሳይጠብቁብኝ ምን ሊያረጉ ምን ሊራጉ ይችላሉ? ማለት ነው። ለይል መለኮት ይቻላል። ማነው? እና ይሄ በጣም ጥሩ ነገር ነው። ምክንያቱም አንተ የራስን የፈለከውን ጥያቄ በግልጽ ማየት ትችላለህ። ማነው? ሰዎች አይደለም ለምሳሌ የተለያየ አሁን ለምሳሌ እንደ አንድ ጠቅላይ ሚኒስትር ስንት ነው የሚወስደው? የምትለው የሀገር በአደጋ ጊዜ ለምሳሌ የሆነው ወር ወራ ቢመጣ የተለያዩ ችግሮች ቢመጡ በሽታዎች ቢመጡ በቪዲዮ ቀረብ ብሎ ጠቅላይ የሚሰሩ በሽታው ስሙን እንደዚህ አይነት ወራራ የሆነ ሀገር ሊወራ ስለሆነ ወይም ደግሞ እንደዚህ አይነት ብርስታ በሀገራችን ስለመጣ እንደዚህ ተጠንቀቁ ምናምን ወይም ደግሞ ለሰልፍ ወይም ደግሞ ለጦርነት የሚመጣ መልእክቶችን የሚያስተያውቀው በምንድነው በቪዲዮ ነው። ማነው? እና አንዳንድ ጠቅላይ ሚኒስተር ቢሮ በጣም ጠቃሚ ነው። ለምሳሌ ብንወስድ ኮቪድ የመጣ ሰዓት ኮቪድ ናይንቲ የመጣ ሰዓት በሁለት ሺህ አስራ አንድ ነው በእኛ የመጣው አዎ ልጅ አስራ አንድ ላይ ነው። ነበር የመጣው እና ጠቅላይ ሚኒስትሩ የተለያዩ የጤና ምሁራን እና ደግሞ ፕሮፌሰሮች ምናምኖች ዶክተሮች በቪዲዮ እየመጡ እንዴት ተኮሮና መከላከል እንዳለብኝ በቪዲዮ በምስል እያሳየሁ ማለት ነው። እንዴት መታጠብ እንዳለብን እንዴት ከሰው መራቅ እንዳለብን። እንዴት ደግሞ ከሰዎች ጋር ማን በረከት እንዴት ደግሞ ስራች መስራት እንዳለብን። የተለያዩ ነገሮችን በዶክመንተሪ አይነት ፊልሞች እየሳዩ አበላል ተብለን ምክንያቱም ይሄ ደግሞ በቪዲዮ ውስጥ እና የኛም የበለጠ ይገባና ልንረዳዋለን ያንን ነገር ደግሞ ለመተገር ደግሞ እንብራታለን ማለት ነው። እና እንደዚህ አይነት ነገሮች ሲተገጥሙ እንዳሉ በቪዲዮ እናስተላልፋለን። ማለት ወይም ጥሪን እናደርጋለን ማነው? ይሄ በጠቅላይ ሚኒስትር ደረጃ ነው። ዝቅ ስናደርገው ደግሞ ለምሳሌ እንደ አንድ ዩቲዩበር ዩቲዩበር ለምሳሌ ለምሳሌ እንውስድ ከፍተኛው ኢትዮጵያ ውስጥ ዩቲዩበር እሽቱ መለሰን ዶንኪ ቲዩብ ማለት ነው። እሷን ከሰሱ ላይ በላይ እንትን አለው እና የተለያዩ ሀሳቦችን በሆነ ስራ ላይ በጣም ጎበዝ የሆኑ ሰዎች አሉ። አይደለ የሃያ አመት የሰላሳ ዐመት ልምድ የላቸውም በሆነ ስራ ላይ ብቻ ለምሳሌ በማስተዳደር ላይ ሊሆን ይችላል። ሀገር በመምራት ሊሆን ይችላል። እና በተለያዩ በራሳቸው ስራ ላይ ብዙ ልምድ ያላቸው ሰዎች በራሱ ዩቲዩብ ቻናል አምጥቶ በቪዲዮ ቀርጾ ለህዝብ በቪዲዮ የሚያቀርቡ ማለት ነው። በቪዲዮ ሲቀርብ ምክንያቱም አንደኛ ሰዎች እነዛ ሰዎችን ያዋቸዋል ይበረታታሉ። እውነት መሆን ያውቃሉ ማነው እና ከዚህ ከዚህ አንፃር በቪዲዮ ምስል መቅደስ ለሰዎች ሞር የተሻለ የምግብ መንገድ ነው። እና እኔ እጠቀመዋለሁ እንደ አንድ ጥቅም እንደ አንድ የሀገር መልቀቅ ላይ ሚኒስተር እና እንደ አንድ ዩቲዩበር የተሻለ መግለጫ መገለጫና የተሻለ መንገድ ነው። አመሰግናለሁ ማለት ነው

ሰላም ጤና ይስጥልን የዛሬ ጥያቄ ደግሞ ሲሚዝም በፊት ላይ ማሳየት ታሳያለህ ወይም ያሳየን ነው ሚለው? አዎ አሳያለሁ ግን ማሳይበት ምክንያቴ አለ ደግሞ ለምሳሌ እንደየ ሁኔታው ይላያያል አሁን እንደ አንድ ስራ አስኪያጅ ብንሄድ ስራ ቦታ ላይ ሰራተኞች ማይሆን ተግባር ቢሰሩ መጥፎ ነገሮችን ቢተገብሩ ይሆን ያደርጋሉ ማለት ነው። የሆነ በፊቴ ብቻ የሆነ በፊቴ እንቅስቃሴ ብቻ ያነ ነገር ጥሩ እንዳልሆነ እና ጥሩ ነገር ተሰሩ ደግሞ ጥሩ ጥሩ እንደሆነ ለነሱ እገልጽላቸዋለሁ ማለት ነው። እና እነሱ ደግሞ የተሻለ እኔን ይረዶኛል ማለት ነው። የግድ በአፌ ማውራት አይጠብቅብኝም እና። ቀለል ያለ መንገድ ነው ያን ያክል ስብሰባ ምናምን አያስፈልገውም። የሆነ አንድ አስተናጋጅ ወይም አንድ ሰራተኛ ሞት ሞት ትጓዝ ተሰራ ፍትህን ግንባሬ ላይ ያለውን ወዲያውን አኩሳተርና ትኩር ብዬ አፍጥጨ አየዋለሁ። ያኔ እሱን ጥፍቱን ስለሚያውቅ ጥፍቱን ያስተካክላል ማለት ነው። እና በጣም ቀለል ያለ መንገገድ ነው። እና ደግሞ ትግባባለህ እርስ በእርስህ። እሱ ብቻ አይደለም ለምሳሌ ከሰዎች ጋር ለምሳሌ እንደዚህ የማይሆን አልባሌ ነገር ብንናገር እንደዚህ እንደየሰወቹ የተለያየ የፊቴን እንቅስቃሴ አደርጋለሁ። ማነው ካልተመቸኝ በፊቴ እገልጻለሁ በቃ ወይም እራሴን እነቀንቃለሁ እና በጣም አዋጭ ነው ደስ ይላል። ይሄን ማልጠቅመው አካባቢ ደግሞ አለ። ለምሳሌ አሁን ስራ ቦታ ላይ በጣም ደብሮኝና እና በጣም ማታ ቤት ስገባ ልጆቼን ማታ ከማሳየት ቀፊት ደስተኛነት ፊት ነው። እንጂ የሚደብር ፊት በስራ ላይ የደከመ ፊት አላሳያችውም። ምክንያቱም እነሱ እኔን ልክ እንደ መሬት ለሚያየኝ እኔ ከነበረ ደግሞ ድርጅቱን ስለሚለማመዱ እና ደግሞ ድብቅ ተቀሰቀስ ስለሚያምኑበት። ለነሱ መጥፎ ነጥብ ስለሆነ ከነሱ ፊት ሁሌም ቢሆን ከሌሎች ፊት እና ከሚስቴ ፊት ደስተኛ ሆኜ ነው የምቀርበው እነሱን በእኔ ምክንያት እንዳይደበሩ ማለት ነው። ከእነሱ ፊት ስሆን ስሜቴን ብትይ አልገልጽም። ያን ያክል እንደዚህ አላሳያችሁም ማለት ነው። ግን ለምሳሌ ልጆቿን ቢያጠፉ ካጠፉ በኋላ እመክራቸዋለሁ። ድጋሚ እንዳይሰሩ ድጋሚ ከተሰሩ ግን ሳልገርፋቸው በፊት ወይም ሳልቀጣቸው በፊት ግን ምን አደርጋለሁ? ስንት ደግሞ በፊት የተወያየ ብቻ እንዲያስተናግዱ አይደለ መጥፎ ነገር እንደሰሩ በፊት ብቻ እንደዚህ ግልጽ አድርጌ እንዲያስካክሉ አደርጋቸዋለሁ ማለት ነው። ይሄ አለ። ከዚህ አልፎን ደግሞ እንደ አንድ ሳይኮሎጂስት ስንሄድ ደግሞ ስሜትን በፊት መግለጽ እና አለመግለጽ ለምሳሌ። ከአንዳንድ መጥፎ ሰውች ጋር ብንገናኝና እና እነዛ መጥፎ ሰዎች ደግሞ ሆን ብለው እኛን ለማናደድ ወይም ደግሞ እኛ ላይ ለመሳለቅ ሲሞክሩ። እኛ ያኔ የፈለገ ነገር ቢያደርጉ እነዛ ሰውች ቢደብሩን እና ቢያስጠላን እንኳን በፊታችን በፊታችን መግለጽ የለብንም። ምክንያቱም እነሱ ሚፈልጉት እኛን እንዲደብረን ነው። እኛን የደበረን ደግሞ ልነሱ ካሳየናቸው ደግሞ የነሱ ምንድነው? ደስታ ነው ማለት ነው። ምክንያቱም የነሱ አላማቸውን አሳኩ። ስለዚህ እነሱ እኛ ለሆነ ደስ ሞክሮ እኛን ለ እኔን የሆነ ነገር ለማድረግ ሲሞክሩ እኔ በፊቴ ማሳየው ከነበረው አንፃር ከፊቱ አንፃር ምንም አይነት ዲፈረንስ የለውም። መስሎ እንዳልታየኝ እነሱን እንደናኳቸው ማሳየት በምንድነው? በፊቱንም ትቀጥላለህ ትንብቁኝ ትቀጥላለህ እቀጥላለሁ ፊቴ ምናምን አላኮሳተርም። ይሄ ምንድነው እንደ ሳይኮሎጂ ይጠቅመኛል ማለት ነው። እኔን ሰው ቀጣይ ያንን ሰው ኮንትሮል አየደረገኝም ወይም እንደዚህ አይረብሽኝም ምክንያቱም እኔ በቀላሉ ምን ምን ምን ምናደድ ሰው አይደለም ማለት ነው። እና እንደ አንድ ሳይኮሎጂስት የሚመከረው ፊታችንን የሆነ ሰው ቢያስቀይምነ ምናምን ምንም አይነት ሪአክት ማድረግ እንደሌለብን ማለት ነው። ምክንያቱም ያንን ሰውዬ ሆን ብሎ ከሆነ የበለጠ እሱ ደስተኛ እንዲሆነ ነው ሚያግዘው እንጂ ምንም ነገር ፋይዳ የለውም። እና ከዚህ ከዚህ አንፃር ፊቴን ስሜቴን በፊቴ ላይ የማሳይበትና የማላሳይበት እውነታዎች አሉ። አመሰግናለሁ በደና ቆዩልኝ።

ሰላም ጤና ይስጥልኝ እንዴት ናችሁ። ይሄ የዛሬ ጥያቄ ደግሞ ደብዳቤ መጻፍ ትወዳለህ ነው የሚለው? አዎ እወዳለሁ እስቲ ግን በመጀመረ ደብዳቤ መቼ እንደሚጻፍና እንዴት እንደሚጻፍ ትንሽ እናብራራው። ደብዳቤ የሚጻፈው በፊት እንደአሁኑ ቴክኖሎጂ ባልነበረበት ሰዓት ለምሳሌ አሁን ስልክ አለ ኢንተርኔት ነበረ አሁን አሁን አሁን ኢንተርኔት አለ ስልክ የተለያየ ኮምፒውተር እነ ዋትሳፕ ትዊተር ቴሌግራም ዩቲዩብ እና የመሰሉት ሶሻል ሚዲያዎች። አሉ አሁን ግን ያን በፊት ድሮ በአባቶቻችን በወይም እኛ ከአንድ ሃያ ሰላሳ አመት በፊት እነዚህ መገልገያዎች ፕላትፎርሞች ወይም ደግሞ ሶሻል ሚዲያዎች አልነበሩም እና የሰው ልጅ መልእክት የሚጽፈው ወይም መልእክት የሚያስተላልፈው ምንድነው? በደብዳቤ ማለት ነው። ለምሳሌ በድሮ ጊዜ እንደ አንድ እንትን ብንወስድ እንድንወስድ እንደ አንድ ንጉስ አንድ ንጉስ ለሌላ ንጉስ ወይም ደግሞ ለማህበረሰቡ ወይ ደግሞ ለፈለገው ሰው መልእክት ሲያስተላልፍ ደብዳቤ ነበረ። ያን ደብዳቤ ይጽፋል ከዚያ ደብዳቤውን የሚያስተላልፍ መልእክተኛ አለ ከዚያ መልእክተኛ ደብዳቤውን ይዞ ወስዶ ለሌላኛው ንጉስ ይሰጠዋል ማለት ነው። የሰላም ጉዳይ ከሆነ በሰላም ጉዳይ እዚያ በምን ጉዳይ ወይንም ብቻ በፈለጉት ጉዳይ ያ ያስተላልፍና ያናኛው የተቀበለው ደግሞ እንደገና መልሶ አዝሮ ጽፎ ይሰድለታል ከዚያ በአካል ልገናኙ እችላሉ ብቻ እንደዚያ አድርጎ መልእክተኛ ያስተላልፋሉ። እንዲሁም ለሕዝብ ደግሞ ሲሆን ደግሞ በተለያዩ ደብዳቤ ጽፎ በተለያዩ ቦታዎች ይበትንና ህዝቦች እንደ እንደረዱት ያደርጋል ማለት ነው። ይሄ የድሮ ሰው የድሮ ንጉስ የሚያደርገው የ ስታይል እንድን ነው ስታይል ነው ወይም ምልከታ ነበር። ከዚያ ደግሞ በድሮ ሰዓት ደግሞ ለምሳሌ የነበሩት እናትና አባቶች ምናምን ነገር አሁን አንድ ልጅ እርቁ ከእናቱ ሄዶ ሌላ ሀገር ስራ ቢጀምር እንደአሁኑ ስልክ የተለያየ ሶሻል ሚዲያ ስለሌለ የሚያደርጉት አንድ እና አንድ በደብዳቤ ነው የሚገኙት። ደብዳቤ ትጽፋለች እናቱ ወይም ታጽፍና ከዚያ ለልጇ ለ ምናልባት በአንድ ጊዜ አይደርስም በሶስት በአራት ቀን ደርሶ ፈጅቶ ወይም ደግሞ አንድ ሰምን ፈጅቶ ደብዳቤው ከእሱ ደርሰን እዛ ደግሞ አንድ ደዳቤ ደግሞ እንደገና ደግሞ ጽፎ ደግሞ ፍቅሩን ናፍቆቱን የተለያዩ የሚያስፈልጉ ነገሮች ምናምን ጽፎ ደግሞ እንደገና አዝሮ ይልክላታል። እዚህ ያንን አንብባ ደግሞ እናየው ምግብም ሆነ ሌላ ንጉስ የሚያስፈልገውን ትልቅ ትልቅ አለች ማለት ነው። ይሄም በድሮ ጊዜ እናትና ልጅ ወይም እናትና አባትና ልጅ የሚገናኝበት ማለት ነው። ቤት ተሰራራቀ የተሰራራቀ ወርድ እንዳደረገው ደግሞ ለምሳሌ የድሮ ፍቅረኛማቾች አሁን በአሁን ዘመን። በተለይ ተሌግራም ላይ የተለያዩ ኢንተርኔት በመጠቀም የተለያዩ ሶስት ሚዲያ ላይ በዚህ ቀለል አድርገን ሴቶች ጋር ወንድ እና ሴት እጮኛ እና እጮኘ ማውራትና መጀናጀን ወይም ደግሞ ወንድየው ሴቲቱን ወይም ሴቲቱን ወንድየው ማሳመን ትችላለች ትላልቅ ፎቶች ምናምን የላከች ምናምን ነው ብለህ ሶሻል ሚዲያ በፊት ግን ይሄ ያሁኑ ዘመን ያለ የደረስንበት ባልነበረበት ሰዓት ግን ምንድነው የነበረው? ፍቅረኛ አብዛኛው ሴቷን ወንድዮች የተናየው ከወደዳት ደብዳቤ ይጽፋል። በደንብ አድርጎ አዛ ደብዳቤ ላይ ደግሞ ያው የእሱን ፍቅር የእሱ ወንድ እና ሴት እጮኛ እና እጮኘ መዋላትና መጀናጀ ወይም ደግሞ ወንድየው ሴቲቱን ወይም ሴቲቱን ወንድየው ማሳመን ትችላለች ትላልቅ ፎቶች ምናምን የላከች ምናምን ነው። ብለህ ሶሻል ሚዲያ በፊት ግን ይሄ ያሁኑ ዘመን ያለ የደረስንበት ባልነበረበት ሰዓት ግን ምንድነው የነበረው? ፍቅረኛ አብዛኛው ሴቷን ወንድዮው የተናየው ከወደዳት ደብዳቤ ይጽፋል። በደንብ አድርጎ አዛ ደብዳቤ ላይ ደግሞ ያው የእሱን ፍቅር የእሱ ምን ያክል እንደሚወዳት መቼ እንዳያት እና ደግሞ እንዴት እንደምትናፍቀው እንዲገናኙ ደግሞ ሚስቱን የሚፈልገውን አይነት ብዙ ጽሁፎች ይጽፍና። እኛ ያደርጋል ለመልእክተኛ ልኳር ወይ ደግሞ ስራ ሲሉ ይጻታል ማለት ነው። ከዛ እሷ እንደዳቤ ታታነብና ልጁ ደስ ይምላት እሷ የምትወደው ከሆነ ወይ ደግሞ ያው ያን ያክል ፍቅር ካላት ደግሞ ምን

ሰላም ጤና ይስጥልን ለምን ያህል ጊዜ እዚህ ስራ ሰርታሀለ የሚል ጥይቄው? ትንሽ ጠይቄ ግልጽ አይደለም ምክንያቱም ግልጽ ቢያደርግልኝ ደስ ይለኛል። እኔ የአንድ ካምፓኒ ስራ አስኪያጅ ነኝ። እና እዚህ ካምፓኒ ስራ አስኪያጅነት የሰራሁት ለብዙ አመታት ነው። ኦልሞስት ወደ ወደ ሃያ እና ወደ ሃያ ሶስት አመት ይጠጋል። መጀመሪያ እንደ እንትን ነበር የገባሁት እንደ ተራ ሰራተኛ እዛ ቀስ እያልኩኝ ትምህርቴን እያሳደጉኝ ማሰተርስ ፒኤችዲ ዶክተር ምናምን እያመጣሁኝ ፕሮፌሰር እየሆንኩኝ ራሴን ራሴ ላይ እየሰራሁኝ ቀስ ቀስ እያረኩኝ በሃያ ምናምን አመት የአንድ ካምፓኒ ስራ አስኪያጅ ሆኛለው ማለት ነው። እና አሁን ደግሞ የተሻለ ደሞዝ ይከፈለኛል የተሻለ እንክብካቤ አለኝ። እና አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ የዛሬው ጥያቄ ደግሞ ከደንበኞችህ ጋር ትገናኛለህ ነው የሚለው? ከደንበኞቼ ጋር አዎ እገናኛለሁ። ምክንያቱም እንደ አንድ ገበያ ገበያ ላይ እንዳለ ገባይተኛ ወይም ሻጭ። ወይም ደግሞ እንደ አንድ ሆቴል ብንወስደው የሆቴል ማናጀር ብዙ ደንበኞች አሉት። እና ያንን የሆቴል ስራ አስኪያጅ ደንበኞችን በአካል ማግኘት አለበት ምክንያቱም እነሱ ምናልባት በአንተ በሰጠሃቸው አገልግሎት ደስተኛ ናቸው ውስጥ አይደሉም። ምን እንዲጨመር ይፈልጋሉ? ከዋጋ አንፃር ከጥራት አንፃር ከተለያዩ ነገሮች አንፃር ከእነሱም በቀጥታ መረጃ ብትወስድ ምክንያቱም ሰው እንዲህ ደብኞች እንዲህ አሉ ምናምን ብሎ ሶስተኛ ሰው ከሚነግርህ አንተ ፊት ለፊት በአካል ሄደህ እነሱ የፈለጉት ነገር ምን እንደፈለጉና ምን እንዳስፈለጋቸው ምን እንደሚጨመር እንደሚፈልጉት። ከዛው በአካል ከእነሱ ነገሮችን ተቀብለህና ተረድተህ ብታደርግ ላንተም ሞር እንደ እርግጠኛ ትሆናለህ ነገሮችን በደንብ አድርገህ ለመስራት ለነሱ እንዲያውም የተሻለ ነገር ይሆናል ማለት ነው። ነገሮችም እንደዚሁ አሁን በተሻለ ለመሳሪያ አሁን በጠቅላዋው ደንበኛ ማለት ያንተ ምርት ያንተን አገልግሎትና ያንተን የተለያዩ ምርቶች የሚረከብ ማለት እና ሰርቪስን ደግሞ ወይም ደግሞ አጉልተን ደግሞ የሚወስድልን ነው። ስለዚህ እነሱ ቅሬታ ገቡ ማለት ያንተ ስራ ይበላሻል ማለት ነው ስለዚህ ቅሬታቸውን በፍጥነት ለማስተካከል። የሚጎድላቸው ነገር በፍጥነት ስርዓት ስርዓት ለማስያዝ የግድ በየጊዜውም ሆነ በየሳምንቱ ብቻ በየጊዜው አፈራርቀን ሊሆን ይችላል ደንበኞችን ማግኘት በጣም ግዴታ ነው። ማነው? አሁን ለምሳሌ ደምበኞችን በስራ ብዙ ጊዜ የማይገናኘን የሚገናኝ ሰው ልናገር ብዙ ጊዜ የሚገናኝ ሰው ቅድም እንዳልኩት ከደምበኞች ጋር የተሻለ ግንኙነት ይኖረዋል። እንደ ጓደኛዬ ምት መታየት ይመጣል የሆነ ነገር ቢቸግረው። ደንበኞቹ የሆነ በተቀበለው በቀላሉ መንገድ ያንን ነገር ማስተካከል የቻለው ደንበኞችም ይሄ ነገር ትክክል ቢቀጥማቸው ለተወሰነ ጊዜ ያክል ምን በዶቪ የሚሆነው በኋላ ነገር እንዲጠቀሙ እንድትፈጥርላቸው ያደርጋል ይሄ ከምንመጣው ብዙ ጊዜ ስትገናኝ ስትግባባልና ስትግባባ ደግሞ እንዲህ አይገብም የት ትሰራለህ ማለት ነው። ከቀላሉ ምድር ማግኘት ትችላለህ ከጥሩ ደንበኞች። ከእነሱ ደግሞ ተሻለ አድቫይስ ትገባለህ ለምሳሌ አንተ ብቻ አይደለም ድርጅቱ ወይም ሆቴሉ እንዴት? መሄድ መሄድ እንዳለበት የምታየው እነሱም ያያሉ። ለምሳሌ አንዳንድ ደብረኛ ጉልቶቼን ስለሚያዩ ያንን ጉልቶቼን ደግሞ እነሱ ጋር ብዬ ግን የምትገናኘን ነው የምትገባው። ከዚህ እዚህ አካባቢ ጉልት አለ እዚህ አካባቢ ደግሞ ጥንካሬ አለ እና ይሄን ጉድለት ደግሞ ይሄን ጉድለትህን። በዚህ ብታስተካክለው እንዴት ይመስለኛል የሚል ሀሳብ ይሰጡሀል። ያንን ነገር ስታስተካክል ደግሞ አንተ የበለጠ ወይም የበለጠ ትርፋማ ትሆናለህ ማለት ነው። በየጊዜው ማትገናኝ ወይ ደግሞ ማትገናኝ ከሆነ ደግሞ አንደኛ ቅሬታ ቢኖራቸው አስተያየት ቢኖራቸው። አንተ ላታውቅ ትችላለህ ምክንያቱም ስል መጠቀም የማን ነው እንደስ ከሆነ ደግሞ ቅርታቸው የሆነ ስራት ካልተመለሳቸው ደግሞ ካልተመለሰላቸው ደግሞ ቀስ በቀስ ከዛ ይጠፋሉ ማለት ነው። ከጠፉ ደግሞ ወይ ምርት የሚጠቀምልህ ወይም የአገልግሎት የሚያይልህ ስለማታገኝ ያለህ ስራ ይበላሻል ይዘጋል ማለት ከተዘጋ ደግሞ ብር ታጣለህ ማለት ነው። በቀጣይ ደግሞ ትራባለህ ከተራከው ደግሞ ያው እያልኩ ወደ ችግርና ወደ ደህንነቱ ገባለህ ከዚህ አንፃር ደምኞች ጋር ቶሎ ቶሎ መገናኘት ብዙ አይነት ድሎ ይችላል። ብዙ አይነት ኦፖርቹኒቲ ጥቅሞችን ያስገኛል ማለት ነው። አመሰግናለሁ

ሰላም ጤና ይጥልን እንዴት ናችሁ። የዛሬው ጥያቄ ደግሞ መንገድ ላይ ምግብ ትገዛለህ ነው የሚለው? እና እኔ የምመልሰው የምገዛበትም ሁኔታ አለ የማልገዛበትም ሁኔታ አለ እንደየሁኔታው ይለያያል። ለምሳሌ የማልገዛበት ሁኔታ መንገድ ላይ እየሄድኩኝ ብዙ ጊዜ ፈጣን ምግቦች አሉ እንደነ እርጥብ እንደ ኢትዮጵያ ሀገር እርጥብ ይባላል እንደነ እንትን ምን ይባላል ሳምቡሳ ቆቆር ምን እሱ ብቻ ጣኒያ ይባላል ቦምቦልኖ እነዚህ እነዚህ ምግቦች በቆሎ በቆሎ ደግሞ ተጠብሶ ምናምን ነገር እነዚህን እነዚህ ምግቦች አሉ አሁን እነዚህ ምግቦችን ብዙ ጊዜ የሚሸጡት መንገድ ላይ ነው። ግን መንገድ ላይ ሆኖ ግን ጥራት ያለው እና ጥራት የሌለው አለ። አሁን መንገድ ላይ ስናየው ንጹህ አድርጋ የምትሰራ ከሆነ መስሪያው መስሪያው አቋዋ ምናምን እንደዚህ ጽድት ያለ ቦታው አካባቢዊ ደግሞ አቧራ የሌበት አቧራ የማይነካው ምክንያቱም ለምሳሌ በባህሪው አሁን ሳምቡሳ በዘይት ስለሚጠበስ በአካባቢው አቧራ ካለ አቧራ ከተነሳ እንዳለ ሙሉ አቧራው ነው። ስግስግ አድርጎ የሚይዘው ወይም ስብስቦ የሚይዘው ማለት ነው። እና ያንን ስንበላ አቧራውን አብረን ስለምንበላው አቧራው ደግሞ በውስጡ ሌላ ኬሚካል ስለሚኖረው ያመናል ማለት ነው። ስለዚህ በአካባቢው ምንም አይነት ቆሻሻ አለመኖሩን አቧራ አለመኖሩን መስሪያው እቃዋ ደግሞ ንጹህ መሆኑን ካየሁኝ እና ምግቡ ደግሞ ይሄ ፈጣን ምግብ ደግሞ አሪፍ ከሆነ ደግሞ እገዛለሁ ማለት ነው። ከዚህ አንፃር ልገዛ እችላለሁ። ማለት ደግሞ ለምሳሌ የሴትዪቱ የምትሰራው ወይም ሰውየው የሚሰራው ምግብ ጥራት የሌለው ምግብ ከሆነ ለምሳሌ አሁን በአካባቢው ብዙ አቧራ ያለ ብዙ ቋሻሻዎች አሉ በአካባቢው ማነት ነው? ምግብ ውስጥ ባይኖር ራሱ ዝም ብሎ መንገድ ላይ ስለሆነ በአካባቢ ያሉት ነገሮች አሁን እንትን ኩኪስ ምናምን እንደዚህ ቺፕስ የድንች የተጠበሰ ምናምን ነገር ስንገዛ በአካባቢው ምግቡ ንጹህ ራሱ በአካባቢው ምናምን ያለው ቆሻሻ በጣም የሚያስጠላ ከሆነ አልገዛም ማለት ነው። ግን እንደየ ቅድም ቅድም እንዳልኩት ንጹህ ከሆነ አካባቢው ጥራት ያለው ነገር ከያዘች ደግሞ እገዛለሁ ማለት ነው። ይሄ ለትናንሽ ምግብ ነው ግን ደግሞ ልክ እንደየምግቡ ደግሞ ይለያያል። ለምሳሌ አሁን ጥሩ ጥሩ ምግቦች አሉ ዝም ብዬ ለምሳሌ ባገኘሁበት ስፍራ አልበላም እኔ አሁን ደንበኛ እይዛለሁ ከሷ ነው የምበላው። አሁን ሁሌ ባገኘነው መንገድ ላይ አሁን ዝም ብለን በሁሉም መንገድ አለ አይደል ቅድም ብያለሁ እንደየ ማለት የምገዛበትም የማልገዛበትም ሁኔታ አይደለም ዝም ብዬ አሁን አዲስ ከሰው ሰው የተመጣው ዝም ብዬ የተገዛሁኝ መንገዱ ላይ ያን ያክል መንግስት ምናምን ስለማያውቀው ከባድ ነው የሚሆነው። የሆነ ነገር መሃል ላይ ልጨምርልህ ለምሳሌ አሁን እንጀራ ብንል እንጀራ አሁን ደረቅ እንጀራ ኢትዮጵያ ውስጥ ሃያ ብር እና ሃያ አምስት ብር ነው የሚሸጠው። እና የራሴ ደንበኛ ኑሮኝ ከራሴ ደንበኛ ሄጄ ካልገዛሁኝ ዝም ብዬ መንገድ ላይ ካገኘሁት ሰው የምንገዛ ከሆነ ያን እንጀራ ምን ይሆናል ማለት ነው? የተበላሸ እንጀራ ሊሆን ይችላል መሃል ላይ ብዙ የሆነ አልባሌ ነገር ለትርፍ ብለው የሚያስጠላ የሚያስጠላ እቃዎችን አስገብተው ሰርተውበት ሊሆን ይችላል እና እንደዛ እንደዛ አንጻሮች እኔ ስለሚያሳሙኝ ምናምን አልገዛም ማለትነው። ግን ደንበኛ ካለችኝ ያቺ ደንበኛ ደግሞ በንጹህ ነው ይስተዋል ሁሌም በፊትም በዚች ጤነኛ የሆንኩባት እና ምግቧ ጣፋጭ የሆነች አንድ ደንበኛ ካለችኝ ግን መንገድ ላይ እየሄድኩኝ ምግብ ገዝቼ አዛው ልመገብ እችላለሁ መንገድ ላይም እየሄድኩኝ ቀስ እያልኩኝ ልመገብ እችላለሁ አሁን ልክ እንደየምግቡ ይለያያል። አሁን ብዙ ጊዜ ቆቆርና በሰው እንትን ሳምቡሳ መንገድ ለመንገድ ቀስ እያሉ የሚመገቡ ምግብ ነው። በወረቀት ነገር ጥቅልል እንድርጋ እሷ ብሰጠኝ ዋጋው ብዙ ጊዜ አስር አስራ አምስት ብር ነው ቀረ ክርስቲያን ምግብ ነው እሷን እዚህ ወስድብህ ወደ አናለ ወደ ነገር ሲያደርግኝ ልክ እንደ መዝናኛ እያደረኩኝ እመገበዋለሁ ማለትነው። እና መንገድ ላይ ምግብ ትገዛለህ አልከኝ? አዎ እንደ እገዛለሁ አልገዛም ነው ልክ መልስ የሚሆነው ቅድም እንዳብራራሁት እንደየሁ እንደየሁኔታዎች ይወሰናል። እና እንደየ ምግቡ አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ። የዛሬው ጥያቄ ደግሞ በአካባቢዎ ድልድይ አለ ነው የሚለው? አዎ አለ። እስኪ በጀመራ ስለድልድይ ጥቅም እናውራ። ድልድይ ማለት ብዙ ጊዜ። በድሮ ጊዜ ሚሰራ የነበረው ትንሽየ ወንዝ ምናምን ሲያስቸግራቸው ወይ ደሞ ኩሬ ምናምን ከብት ወይም አህያ ወይም ሰው ለመተላለፍ ምናምን አልመቼው ሲል የሚሰሩት በእንጨት በተለያዩ የልጥ አለ አይደለ ከዛፍ ላይ በሚላጥ በልጥ አርገው አስረው እንጨቱን አስረው ሳር ጎዝጉዘው ምናምን ነገር። በባህላዊ መንገድ ድሮ እናት አባቶቻችን ሲሄዱ ነበረ። ምን አርገው ድል ድልድይ ሰርተው ማለት ነው። ያኔ እኛ የተተኛ አካባቢ ለምሳሌ የገንዳ ውሃ የሚባል ውሃ ነበረ ገጠራማ አካባቢ ክፍል ነው እና ገንዳ ውሃ ገንዳ ውሃ ሚባለው ወንዝ። በጣም እ እንትን ክረምት አካባቢ ላይ ሀይለኛ ነው ማለትም አያሳልፍም ሰው። በዚህ ምክንያት የተነሳ ሰዎች ያክሪቶች ምን አረጉ? ባህር ዛፍ ቆረጡና በረጅም ባህር ዛፍ ከዛ በኋላ አንዱን ካአንዱ አንዱን ካአንዱ አስረው በሁለት መንገድ አርገው እዛ መሃል ላይ ደግሞ ያንን ለሌላ ባህር ዛፍ ደግሞ ቆራርጠው በገመድ አስረው መሃል ላይ ለሰው መረማመጃ ማለት ነው። ወንዙ እንዳያስቸግር አድርገው ሰው እንደፈለገ ገበያ ሲሄድ ዘመድ ጥየቃም ሊሆን ይችላል። የተለያዩ ለምሳሌ አሁን በክረምቱ የሆነ ሀዘን ቢያጋጥም ምናምን ሰዎች ለመሄድ በቀላሉ መሄድ ይችላሉ ማለት ነው። ድልድይ ባይኖር ግን ከባድ ነው። ምክንያቱም ወንዝ ማለፍ ስለማይችሉ ከወንዝ ውስጥ ለማለፍ ተገቡ በሆነ ምክንያት አድርጎ ወንዙ ይዟቸው ስለሚሄድና ስለሚገድላቸው ድልድዩን ይጠቀማሉ ማለት ነው። ወደ አሁኑ ዘመን ስንመጣ ደግሞ በአሁን ሰዓት ደግሞ በጣም በዘመናዊ አሁን ቻይና በምትሰራው ብዙ እንትኖች ማኑፋክቸሮች የተነሳ በጣም ዘመናዊ እና ቅንጡ የሆኑ ብዙ ድልድዮች ይሰራሉ። አሁን ለምሳሌ በይሰሞን በዚህ በሁለት ሺህ አስራ ሰባት ወዲህ እየተሰራ የነበረው የአማራ ክልል ያለው የጎርጎራ ድልድይና ሆስፒታል ነበር እና ድልድዩ በጣም ገራሚ ነበረ። በብረት ነው ሚሰራው እንደ ድሮው በእንጨት አይደለም ብረታ ብረት አለው። ትልቅ የሆነ ምሰሶ አለው። የተለያዩ ብሎኖች አሉት አጥብቀው ሚይዙ እና በምርጥ በሆነ አርክቲከር ሰው ነው። ያን ዲዛይን የሚወጣውና በደንብ ነው ሚሰራው ብዙ ብር በጀት ፈሶበት ማለት ነው። እና ከዚህ ስንነሳ የድሮ የነበረው ፀሀይ ተመቶ ምናምን ነገር ልጡ ስለሚላጥ ቶሎ ምናምን የመፍረስ እና ደግሞ አደጋ የመጣል እድል አለው። ይሄኛው ግን በጣም ዘመናዊ ስለመሆነ በጣም ብዙ ነገሮች ስላሉት እና የ አደጋ የመፈጠር እድሉ በጣም ዝቅተኛ ነው። ያሁኑ ዘመን አልፎም ተርፎም ደግሞ የድሮ የአህያና ሰዎች ነበር አሁን ግን ትላልቅ መኪናዎችን ራሱ የሚያሳልፍ ድልድይ ይሰራል። አሁን እንደነ ሲኖትራክ እነ ቦቲ ይባላሉ ሁለት ተሳቢ መኪናዎች በጣም ብዙ እህል የጫኑ አሱዚዎች ምናምን ነገር የሚያልፉበት በጣም ዘመናዊ ከሰው ማመላለሻ አልፎ ለትልቅ መኪና ማለት ነው። ለዛም ሁላ ብቁ የሆነ ዝግጁ የሆነ ድልድዮች እየተሰሩ ነው ማለት ነው። እና በጣም ጠቃሚ ነው ህይወትን የሚያቀል ነው። ብዙ ለምሳሌ መሃል ላይ ወንዝ ብቻ አይደለም ለምሳሌ አንዳንድ አካባቢዎች የተፈጥሮአዊ ምድር አቀማመጥ መሃል ላይ ገደል ሆኖ በዙሪያ ጥምጥም የሚሄዱ አሉ በእግር መንገድ ማለት ነው። ያንን ግን በአጭሩ አድርገን በዘመናዊ መንገድ ያሁኑን ዘመን ተጠቅመን ላይ በላይ ድልድይ ብንሰራና መሃል ላይ ደግሞ አንድ ምን እናድርግለት ሰዎች ከድካም ከልፋት ከብዙ ነገሮች ይድናሉ ማለት ነው። እና ከዚህ አንፃር ድልድይ በጣም ጥሩ ነው። አመሰግናለሁ።

ሰላም ጤና ይስጥልን ዛሬ ደግሞ የጥያቄው የምትመኘው ስራ ምንድነው? የሚለው እና እኔ የምመኘው ስራ የግል ስራ ነው። የግል ስራ ብዙ አይነት የግል ስራዎች አሉ። ከዛ መካከል የራሴን ትልቅ ድርጅት ከፍቼ የራሴ ፋብሪካ ኑሮኝ እንድስራ እመኛለሁ። ይሄ ነው የኔ ምኞት። ከዛ በፊት ግን እስኪ ስለ ስራ አይነት እናውራ ስራ አሁን የሰው ልጅ ስራ ሲሰራ በሁሉት አይነት መንገድ ነው በተለይ በዚህ ዘመን የሚሰራው ስራ በሁለት አይነት መንገድ ነው። የመጀመሪያው ተሰው ተሰው ተቀጥሮ ይሰራል። ተሰው ካምፓኒ ወይም ተሰው ድርጅት ሰራተኛ ሆኖ ይሰራል እድሜ ልኩን በወር አዊ ክፍያ እየተደረገለት ለላቡና ለጊዜው ለሁሉ ነገር ለሰጠው ማለት ነው። ወይም ደግሞ ሙቶ ተማሙቶ እንደምንም ብሎ ጠንክሮ ሰርቶ የራሱን ካምፓኒ ወይም የራሱን ድርጅት ከፍቶ የሚኖርበት ወይም የሚሰራበት መንገድ ነው ያለው። እና ክሎታውን ክሎቱ ስናየው እኔ በጣም ሞር አማራጭ የማደርገውና በጣም የሚያስደስተኝ ለሰዎችም የምምክረው መጀመሪያ መጀመሪያ ላይ ከ እኔ የግል ስራ ነው የምፈልገው። ምክንያቱም የግል ስራ ለመስራት ደግሞ ምን ያስፈልጋል? መጀመርያ እኔ እምፈልገው የእልሻ ለመስራት አሁን ማኑፋክቸሪንግ የሚሰራ ከሆነ ምን ምን ነው ማልፈልግ የሚያደርገው ለምሳሌ እኔም እኔ የምፈልገውን ልብስ ጨርቃ ጨርቅ ነው የሚሰራ ነው። ስለዚህ ይሄን ነገር ለመክፈት መጀመርያ ምን ማድረግ አለብኝ? አስቀድሞ ተከፍቶ ድርጅቶች ድርጅቶች ሄጄ እቀጠራለሁ ቢያንስ ለአንድ አመት ለሁለት አመት ያክል ማለት ነው። ይሄ ለምን ያግዘኛል? የተለያዩ የስራ ልምዶችን እንዴት እንደሚሰሩ እንዴት ዋጋ እንደሚጨምሩ እንደሚቀንሱ እንዴት ትርፋማ እንደሚሆን እና እንዴት ደግሞ እንኪ ሰላሳ እንዴት ሀ አንድ ነገር ነው የሚያመጡት። ብዙ ነገሮችን የእጅ ጠበብ ሁላ ተምሬ እወጣለሁ ማለት ነው። ያንን ተምሬ እወጣና ምን አደርጋሉ የራሴን ካምፓኒ እመሰርታለሀ በትንሹ ቀስ እያደረኩኝ እያሳደኩኝ ወዴት እሄዳለሁ ወዴት ትልቅ ካምፓኒ ወደ መክፈት እሄዳለሁ ማለት ነው። የግል ስራ መስራት ጥቁም ምንድነው? አንደኛ ማንም ሰው አንተን አይቆጣጠርህም። ማለትም አንተ እኔም የምሰራውን ያክል ስራ እሰራለሁ። ከዛ በኋላ ቤተሰቦቼ ድንገት አሁን በፈልጉት ሰዓት ብፈልጉኝ እኔ እንትን አለኝ ማለት ነው ነጻነት አለኝ። ሁለተኛ ደግሞ በጣም ብዙ ገንዘብ አገኛለው ምክንያቱም ተግል ስራ ተቀጥሮ መስራት የግል ስራ ይበልጣል የግል ስራ በደንብ ተሰራንበት ትርፋማ የምንሆንበት ድርጅት በጣም ከፍተኛ ነው ተመንግስት ስራ ወይም ደግሞ ተቀጥሮ ተሚሰሩ ሰዎች ይልቅ ማለት ነው። እና በተለይ አሁን ማኑፋክቸሪንግ ይሄ ጨርቃ ጨርቃ አካባቢ የሚሰሩ ሰዎች የራሳቸው የሚከፍቱ ሰዎች በጣም ትርፋማ ነው። ሁለተኛ ደግሞ የራሱ ነጻነት ያለው ማንም ሰው የማይቆጣጠረው በፈለገው ሰዓት ገብቶ በፈለገው ሰዓት የሚወጣ ማለት ነው። ግን እንዴ ስል ደግሞ መጥፎ ጎን ደግሞ አለው መጥፎ ሁኔታዎች ደግሞ ሊፈጠሩት ይችላሉ። ለምሳሌ ያንን ነገር ለመሆጥ በጣም ትላልቅ ብሮች ወይ ገንዘቦች ሊያስፈልጉ ይችላሉ። አሉ ብሮች ምክንያቱም ቀላል ነገር አይደለም ድርጅት ሲከፈት በትንሹም ቢሆን በትንሹም ቢሆን ያቺ ትንሽ የምትከፍተው ድርጅት ብዙ ብዙ ገንዘብ ትፈልጋለች እና ያንን ገንዘብ የግድ ሊኖር ያስፈልጋል። ሁለተኛ ደግሞ ሰዎችን የማስተዳደር ሰራተኞችን የመምራት እና የትልልቅ ነገሮች የማረግ እውቀት እና ልምድ ክህሎት ያስፈልጋል። ይሄ ነገር ደግሞ ከሌለ ከባድ ነው ስለዚህ ይሄን ነገር ለመማር ደግሞ ብዙ ጊዜ ይፈጃል ማለት ነው። ስለዚህ ይሄ ራሱ አንዱ ምንድነው? ወጥፎ ጎን ምክንያቱም ጊዜን ይበላል ገንዘብ መዉጣት አለብን ያንን ነገር ለመማር ሶስተኛ ደግሞ ለምሳሌ ከተቀጥሮ የሚሰራ ሰው የሆነ ነገር ድርጅት ላይ አፕን ቢያደርግ ወይም ደግሞ ቢፈጠር ነው ቢከስር ብዙ ጊዜ የሚከስሩት ባለቤቶች ናቸው። ሰራተኞች ሁሌም ቢሆን ደሞዝ ይከፈላቸዋል። የግል ስራ ግን ስከፍት ተከሰርክ አንተነህ አብረህ እምከስረው ለማንም አታላክም ድርጅት ቢዘጋ አንተ ነህ እምትጎዳው ሁሉም ቢፈጠር አንተ ነህ እትጎዳው ማለት ነው። ከዚህ አንፃር መጥፎ ጎን ጥሩ ጎን አለው ጥሩ ጎን ትርፋማ ትርፋማ ትሆናለህ አንተን ነጻነት ታገኛለህ ነው። ወደ ተቀጥሮ የሚሰራ ሰው ስንሄድ ደግሞ ተቀጥሮ የሚሰራ ሰው ጥቅምም አለው ጉዳትም አለው። ጥቅሙ ለምሳሌ በተለይ አሁን ለተማሪዎች ምናምን ግቢ ላይ የሚመረቁት እንደዚህ በራሳችን መስራት ምናምን ለማይችሉ ሰዎች በጣም አዋጭ ነው ምክንያቱም በወራዊ ደሞዝ ቋሚ ደሞዝ አለ። እሱ ብቻ አይደለም ራሳችንን ለተሰራን ደግሞ ቀስቀስ እያልን ምን ብዙ ገንዘብ ስለሚጨምርና በስራ ልምዳችን የተነሳ ያ እንደ ግል ስራ ባይሆንም እንደ ደሞዛችን አሪፍ ይሆናል ማለት ነው። ለምሳሌ እንደ ባንኪንግ እንደ ኢትዮጵያን ኤርላይን ድርጅት ላይ ብንገባ በጣም ብዙ ተከፍይ ኖርለን ማለት እንሆናለን። በዚህ ልክ ደግሞ መጥፎ ጎን ደግሞ ለምሳሌ የግል ላይ ስንቀጠር በጣም አስቀየሚ ነገር ለምሳሌ በማንኛውም ሰዓት አለቃችን ሊያባርረን ይችላል። እና ያኔ ደግሞ ብራችን እናጣለን እና ከዚህ አንፃር መጥፎ ሳይድም አለው ጥሩ ጎንም አለው።

ሰላም ጤና ይሰለኝ እንዴት ናችሁ ይህ ዛሬ ጥያቄ ደግሞ ምን የቤት እቃዎችን ትጠቀማለህ ነው የሚለው? እና እኔ የምጠቀማቸው የቤት እቃዎች ብዙ ናቸው ለምሳሌ ሶፋ አለ ስቶቭ አለ የመመገቢያ ጣውላዎች አሉ ወንበሮች አሉ ምጣዳ አለን መጋገሪያ እንጀራ ማውጫ ማለት ነው። ብዙ የተለያዩ ማሰማሪያዎች ዲኮሮች አሉ ወይም ቤት ሚያሳምሩት ማለት ነው። መጋረጃ አለ አልጋ አለ እና የተለያዩ አለ እና እነዚህን አሁን ለምሳሌ ከጥቅማቸው ብንነሳ አለጋ አሁን ስራ ዉዬ ደክሞኝ በመጣው ሰዓት አረፍ ብዬ ምነሳበት የራሴ አልጋ ይኖረኛል ማለት ነው። ከዚህ አንፃር እጠቀመዋለሁ አልጋን ለመተኛት። ሁለተኛው ደግሞ ለምሳሌ የምጠቀመው የሶፋ ሶፋ ማለት ደግሞ ይሄ ሶፋ ወንበር ማለት ነው በስፖንጅ ምናምን የተሰራ አምስት ዘመናዊ የሶፋ ወንበሮች እነሱን ለምንጠቀማቸው ብዙ ጊዜ ከቤተሰቦቼ ጋር ተቀምጬ የተለያዩ ሀሳቦችን አብሬ እየተጋራው ያወራሁኝ እየተጫወትኩኝ እና ስብሰባዎችን ሊሆን ይቻላል ውይይት ሊሆን ይችላል ቴሌቭዥንም ቢሆን እያየን እየተጫወትን የምናወራበት ቦታ ነው ማለት ነው። እና በጣም ወሳኝ ቦታ ነው ከቤተሰብ ጋር ያለን ግንኙነት ሞር ለማሳመር እና ለ እንትን ለማድረግ ደስተኛ ለማድረግ ሲቀጥል ደግሞ የመመገብያ ጣዉላ አሁን ቅድም ሶፋ ያልነው ለመጫወት እና ለመቀመጫ ነው። የመመገቢያ ጠውላ ደግሞ ጠረቤዛ ደግሞ ይሄ ደግሞ ምግብ ምናምን ስንበላ እንደ ቤተሰብ ከበን እየተጫወትነ ወይም እንደዚህ በዝምታ ሊሆን ይችላል ምግብ መንበላበት ቦታ ነው እና ያን ደግሞ ለምግብ መመገቢያ የምንጠቀመው። መጋረጃ ደግሞ ብዙ ጊዜ በመስኮት ደር ምናምን ነው የምጠቀመው እሱ ደግሞ የፀሀይ ብርሃን ምናምን እንዳያስቸግረኝ ምናልባት የቤቴ መስኮት በመስታየት ምናምን የሰራሁት ምንጠቀመው ማለት ነው። መጋረጃ እጠቀማለው ወደ ቤት ፀሀይ ምናምን እንዳይገባ ስፈልግ ደግሞ መገረጃውን አስለቅቄ ብርሃን እንዲገባ አደርጋለሁ ማለት ነው። ይሄ ምን የምጠቀማችሁ እንደሆነ ነው ወደ ላይ ከፍ ስናድርገው ደግሞ ደረጃውን ለምሳሌ ስቶቭ አለ ማጀት ዉስጥ ማለት ነው ስቶቭ ደግሞ ለምን እንጠቀመዋለን? ብዙ ነገር አሁን ወጥ ምንምን ለማብሰል ሻይ ለማፍላት ውሃ ራሱ አፍልተን የተለያዩ ነገሮችን ለመጠቀም ምን እናደርጋለን አስቶቭን እንጠቀማለን ማለት ነው ይሄ የጣም ዘመናዊ ነገር ነው ቀልጣፋ ነው። እና በጣም ጥሩ ነገር ነው። ሁለተኛ ደግሞ እኔ ቤት ውስጥ የምጠቀመው እንትን ቡሆ ማሞቅያ አለ ማሽን በጣም የሚጠቅም ማለት ነው ምክንያቱም ብዙ ጊዜ ቅጥር አማካይ ወይም አሁን ሰዎች ብዙ ጊዜ ሰዎች ያደረጉት ቡሆ ሚያቦኩት በእጃቸው ነው በጣም እየደከማቸው ተጎንብሰው ምናምን ነገር እና እሱ ደግሞ በጣም ከባድ ነው። ወገብ ያመልና ስለዚህ ይሄን ነገር ለማስቀረት በምን ነው አንትን ምናደርገው በማሽን ማለት ነው። ዘመናዊ ማሽን አለ የቡሆ ማቡኪያ ያቦካል ዳቦም ቢሆን እዛ አውግቼ እጋግራለሁ ማለት ነው። ሲቀጥል ደግሞ ምጣድ አለ ምጣድ የኤሌክትሪክ መጣድ ማለት ነው በጣም ነው ሁለተኛ መጣድ አለ ኤሌክትሪክ እና የ የባህላዊ ደግሞ የእንትኑ ማለእት ነው በእንጨት የሚሰራው በእንጨት የሚሰራው ጥቅሙ ለምሳሌ መብራት በጠፋ ሰሞን ኢትዮጵያ ዉስጥ ብዙ ጊዜ መብራት ስለሚጠፋ መብራት በጥፋ ሰሞን በእንጨት አድርገን እንጨት ፈላልጠን ምናምን እንጀራ የምናወጣበት ማለት ነው። ምጣዱ የዘመናዊ ምጣድ ደግሞ ወይም የኤሌክትሪክ የሆነው ደግሞ እሱ ደግሞ በጣም ቀላል ፈጣንና ጭስ የሌለው ስለሆነ መብራት ባለ ሰዓት እሱን እንጠቀማለን ማለት ነው። እና ይሄ እዚህ አንፃር ይሄን እናየዋለን ማለት ነው። ሲቀጥል ደግሞ ቤት ውስጥ ነው የምትጠቀማቸው እንትኖች ለምሳሌ ጁስ መፍጫ አለኝ በጣም አሁን ጁስ ምናምን ከተማ ሄጄ ገዝቼ ከምትጠቀም ቤቲ ፍራፍሬዎችን ፍራፍሬዎችን ገዝቼ አምጥቼ በራሴ እጅ ጁስ መፍጫ ዉስጥ አስገብቼ መፍጫው ፈጭቶልኝ ምናምን ነገር እንድትጠቀም አደርጋለሁ ማለት ነው። ይሄም አንደኛ ለኔ ነጻነት አለው ራሴ ስለምሰራ በጣም ደስ ይለኛል። ሌሎችም እንደዚህም ምጠቀማቸው መሳሪያዎች አሉ አሁን ለምሳሌ ቤቴ ውስጥ አሁን የምንጠቀመው መስታዬት አለኝ መስታዬት አሁን ብዙ ጊዜ ወደ ውጭ ምናምን ልወጣ ስል የተለያዩ ቦታዎች ሊሄድ ስል ቆሜ ፊቴ ላይ ያለውን ነገር ቋሻሻ ምናምን እንዳይኖር ያንን ማጽዳበት ምናምን መጣ የምንጠቅመው ቀን ማለት ነው። መስታዬት እና ይሄ ነገሮች እቃዎች አሉ እኔም ያልዘረዘርኳቸው ብዙ እቃዎች አሉ። እና ከዚህ አንፃር የምጠቀማቸው እኔ የቤት እቃዎች እንደዚህ ናቸው።

ሰላም ጤና ይስጥልኝ እንዴት ናችሁ? የዛሬው ጥያቄ ደግሞ ውሃ መምጣት ታውቃለህ? ነው የሚለው አዎ አውቃለሁ በተለይ እንደ ኢትዮጵያ ገጠራማው ክፍል አካባቢ ብዙ ጊዜ ውሃ የምናመጣው በ እንስራ ተሸክመን ነው። እንስራ ማለት ከአፈር የተሰራ በእሳት የጠነከረ ሸክላ ነው። እና በሸክላ የተሰራ ሲሆን በእንስራ ከረጅም ርቀት ቦታ አስነስተን ተሸክመን እናመጣለን ማለት ነው። ለሚጠጣው ምናምን ከዛ አልፎ ደግሞ አሁን ዘመናዊ ትንሽዬ አሁን ገጠርማ አካባቢ የገባ ጄሪካን የሚባል አለ። ቋንቋው በጣሊያነኛ ነው ግን ነው ግን ጄሪካን ይባላል። ይሄ ደግሞ ላስቲክ ነገር ነውና የውሃ መያዣ ነው። ይሄን ተጠቅመን ደግሞ ከርቀት ተጉዘን ሄደን እናመጣለን። ውሃ እናመጣለን አንዳንዴ በራሳችን ተሸክመን አንዳንዴ ደግሞ በአህያ አድርገን ማለትነው። እና ከዚህ አንፃር እኔ ውሃ እምጥቼ እውቃለሁ። ውሃ ደግሞ ግድ ነው። ያለ ውሃ መኖር ስለማንችል አምጥቼ አውቃለሁ አመሰግናለሁ።

ሰላም ጤና ይስጥልኝ እንዴት ናችሁ ይሄ እዚያ ጥያቄ ደግሞ ስማርት ፎን ትጠቀማለህ ነው የሚለው? አዎ እጠቀማለሁ እስኪ ስለ ስማርት ፎን ትንሽ ትንሽ ነገሮችን እናውራ። መጀመሪያ ስልክ ሲመጣ በኪውወርድ ነበር ማለትም ጠቅ ጠቅ ነበር። ከዛ በኋላ ቀስ እያለ ራሱን እያሳደገ ሰዎች አፕዴት እያሳደጉት እያሳደጉት ተችስክሪ መጣ ወይም ስማርት ፎን መጣ ማለት ነው። እና አሁን ባለማችን ላይ ስማርት ፎኖች ለምሳሌ እንደ አይፎን ሳምሰንግ ጋላክሲ ህዋዊ ይሄን የተለያዩ ምርቶች እኔ እዚህ አልጠቀስኳቸውም አሉ ማለት ነው። እና ኢትዮጵያ ውስጥ ለምሳሌ በብዛት ስማርት ፎን የሚጠቀሙ ሰዎች ቴክኖ ነው የሚጠቀሙት ቴክኖ ኢምፊኒክስ ነው ማለት ነው። እና ደግሞ ወይ ቴክኖ ወይ ኢንፊኒክስ ነው የምጠቀሙት ሁለቶችም ያው ቴክኖሚ ምርት ናቸው አይቴልም የሚጠቀሙ አሉ፤። እና ስማርት ፎን ለምን ነው የምትጠቀም ብላችሁ ብትጠይቁኝ ለምሳሌ ስማርት ፎን ጥቅሙ አንደኛ ስማርት ፎን ብቻ ተጠቅመን ተቤታችን ብቻ ሆነን ሀሳባችንን በሶሻል ሚዲያ ወይም በማህበራዊ ገጽ የፈለገውን ነገር መግለጽ ማብራራት ለሰው መናገር እንችላለን። ኢንተርኔት ተጠቅመን ማለት ነው፤። ስማርት ፎን ብቻ ተጠቅመን ደግሞ በስልካችን ብቻ የኦንላይን ገበያዎችን መገበያየት እንችላለን ማለት ነው። ያለንን ምርት ወይም ያለንን ጥሬ እቃ በስልካችን ብቻ አድርገን መሸጥ እንችላለን ምክንያቱም በዛ አርገን ማስታወቂያ እንሰራለን ማህበራዊ ገጽ ላይ ያንን ማስታወቂያ ያየህ ሰው ደግሞ ሌላ ስማርት ፎን ተጠቃሚ ደግሞ መጥቶ የእኛን ምርት ይገዛታል ማለት ነው። እና ስማርት ፎን አሁን በጣም ህይወትን እያቀለለ ነው። ምክንያቱም ለምሳሌ ባንክ ከባንክ ጋር የተያያዘ ለምሳሌ በፊት የነበረው ሄደን ነበር ባንክ ተሰልፈን እዛ ፈርመን የተለያዩ ነገሮችን አልፈን ነው። ብር የምናወጣው አሁን ግን ስማርት ፎን ስለያዝንነ ሞባይል ባኪንግ ጋር አገናኝተን በቀላሉ በሄድንበት ሁላ ስልክ ብቻ ስለያዝንን እና ከአካውንታችን ብር ስላለ የትኛው ሆቴል ገብተን በስልካችን ከፍለን የፈለግነውን ነገር ተጠቅመን ገዝተን እንመጣለን ማለት ነው። እና በጣም ነው ህይወት የሚያውቀለው የዛ አንፃር ማለት ነው። እሱ ብቻ አይደለም አሁን ስማርት ፎን ብዙ ጊዜ ቴሌግራም ዋትሳፕ ቲዩተር ኢንስታግራም ምናምን የሚባሉ የሚሉ የሶሻል ሚዲያዎች ተጠቃሚ እንሆናለን ማለት ነው። እነዚህን ስንጠቀም ደግሞ ከሩቅ ከሩቅ ሀገር በአካል የማንገናኛቸው ሰዎችን ቀለል አድርገን በስማርት ፎናችን ብቻ ብናደርገን ቤታችን ሆነን በኢንተርኔት በመጠቀም ከእነሱ ጋር ማውራት መጫወት መገናኘት እንደፈለግንም ማውራት እንችላለን ማለት ነው፤ ፍልፍልም እያወራን መሆን ይችላል በስማርት ፎናችን ወይም ደግሞ በድምጽ ብቻ እነሱ ጋር ማውራት እንችላለን ማለት ነው። እና ስማርት ፎን በጣም ብዙ ጥቅሞች አሉት። በጣም ብዙ ጥቅሞች እንዳሉት ደግሞ በጣም ብዙ ጉዳቶችም አሉት፤። ከጉዳቶቹ አንዱ ዋጋው ነው አሁን በተለይ እና አይፎን ሳምሰንግ ባደርጉ ቁጥር በጣም ጥረታቸው ከፍ ባለ ቁጥር ዋጋቸው በጣም ውድ እና በጣም ውድ እየሆን ይሄዳሉ ማለት ነው። እሱ ብቻ አይደለም ሌላም ተጓዳኝ ጉዳት አላቸው ለምሳሌ ማህበራዊ ህይወት ላይ ማህበራዊ ህይወት ላይ በጣም ተጽኖ አለው ለምሳሌ ስማርት ፎን ከያዝነ በቀላሉ ጌሞችን ልንጫዎት እንችላለን መጫወቻዎችን እንጫወታለን ወይ ደግሞ። ከሰው ጋር ምናምን በኦንላይን ቻት እናደርጋለን በፌስቡክ ምናምን እናወራለን እና ያኔ በአካባቢያችን ያሉት ማህበረሰቦች ጋር ያን ያህክል ያለን ግንኙነት እየተቋረጠ እየተላሰለሰ ከጎረቤት ጋር ያለን ሪሌሽን ግንኙነት ምናምን እየቀዘቀዘ ይሄዳል ምክንያቱም ብዙ ጊዜ እኛ ያለን ግንኙነት ከስልካችን ጋር ነው ማለት ነው። በጣም አዲክትድ ማለትም በጣም ሱሰኛ ያደርገናል እሱ ብቻ አይደለም ወደ ቤተሰብ ራሱ ስንገባ ቤተሰብ ላይ በጣም ተጽዕኖ አለው። ለምሳሌ እናት በጣም ስማርት ፎን የምትጠቀም ከሆነ ማህበራዊ መዳበሪያ ታብዛለሽ ማለት ነው። ማህበራዊ መዳበሪያ ታብዛለሽ ደግሞ ብዙ ጊዜ ቤት ውስጥ ያላት ትኩረት ይነፈጋል ማለትም ለልጆች ያላት እረ እንትን እይታ ምናምን ነገር እየቀነስ እየቀነስ ይሄድና በጣም ቤተሰብ የመናጋትና የመበተንደረጃ ሊደርስ ይችላል ማለት ነው። እና ስማርት ፎን በጣም በጎ ጎን አለው ጥሩ ጎን አለው ከዚህ አንፃር ልንለው እናመሰግናለን

ሰላም ጤና ያስጥልኝ እንዴት ናችሁ? የዛሬ ጥያቄ ደግሞ በትምህርት ቤት የምትወደው ትምህርት ምን ነበር ነው የሚለው? የትምህርት ትምህርት የምትወደው ትምህርት ብዙ ትምህርቶች አሉ። ለምሳሌ እንደ ኢትዮጵያ ከዘጠኝ እስከ አስራ ሁለት ስንማር ምክንያቱም የበለጠ ማስታወሰው ከዘጠኝ እስከ አስራ ሁለት ያለው ነው። ከአንድ እስከ ስምንት ያለው መሰረት የጣልንበት ፊደል የቆጠርንበት፣ የፊሎዶችን ቅርጾችን ምናምን እየተማርን እስከ አራት ተማርን። ከዚያ አራት እስከ ስምንት ደግሞ እንደዛ ደግሞ እየገጣጥምን ትንሽ እነ አካባቢ ሳይንስ፣ እነ ህብረተሰብ፣ እነ ስነዜጋ እና የተለያዩትን ነበር የተማርነው። ከዘጠኝ እስከ አስራ ሁለት ግን የተማርነው አስራ አንድ ትምህርት ነበር። አስራ አንድ ለምሳሌ እኔ የማስታውሳቸው ጂኦግራፊ ህስትሪ፣ ባዮሎጂ፣ ኪሚስትሪ፣ አማርኛ እንግሊሽ ማተስ፣ ኤችፒኢ ወይም ደግሞ ስፖርት እና የሚመሳሰል ነበሩ ማለት ነው። ከዚህ መካከል የበለጠ የምወደው አለ፣ ግን ሁሉም እወዳቸዋለሁ፣ ግን እስኪ የምወዳቸውን ምክንያት እንዳላስረዳ። ለምሳሌ ባዮሎጂን ስናይ፣ ባዮሎጂ ይበልጡን በዩኒቨርሲቲ ወይም በኮሌጆች በተሻለ ትምህርት አለ ግን ከዚህ እስከ ስር ሁለት እያለሁ ስማር የነበረው በትንሹም ቢሆን ስለ ሰው ልጅ የአካል ክፍሎች ስለ ጉበት እንዴት እንደሚሰራ ልብ እንዴት እንደምትረጭ፣ ሳምባ እንዴት እንደምትነፍስ፣ ሳምባ ሲቸገር ወይም ጉበት ሲያመው እንዴት፣ ምን አይነት ነገር እንደሚፈጠር፣ ስለ ሶጣ፣ ስለ ጾታ፣ ስለ ጽንስም መፈጠር ስለ ትለያዩ፣ ስለ ጅማት፣ ስለ ደም፣ የቀይ ደም እንዴት ራሱን እንደሚያድስ፣ እንዴት አድርጎ እንደሚጠፋ፣ ደግሞ እንዴት አድርጎ ደግሞ እንደሚመነጭ ስለ አይምሮ ክፍል፣ አይምሮ ክፍል እንዴት እንደሚሰራ ፕሮሰስ እንዴት እንደሚያደርግ እና የተለያዩ ነገሮችን ስለ እግር፣ ስለ እጅ፣ ስለ ፀጉር ስለ ሰው ልጅ እድገት የተለያዩትን ስለ፣ አሁን ለምሳሌ ስለ ጨጓራ አፈጫጭ፣ ስለ ምግብ ስንበላ የሰው ልጅ እንዴት ጨጓራ እንደሚፈጭ፣ የእንስሶች ደግሞ ምን ያክል ጨጓራ አላቸው? ምን ያክል ሰዓት ይፈጫሉ? እንዴት የሚያመነዥጉት? ብዙ ጊዜ ከብቶች ምናምን ያመነዥጋሉ። ይሄን ነገሮችን ስለሚያሳውቀኝ በጣም እወደው ነበረ ባዮሎጂን፣ ያስደስተኝ ነበር ሁለተኛው ደግሞ ለምሳሌ ነው የምወደው ፊዚክስ ነበር። ፊዚክስ ደግሞ የምወደው ለምሳሌ እንደ ስለ ላው ኦፍ ግራቢቲ ወይም ስለ ግራቪቲ ማለት ነው። ስለ መሬት ስበት በጣም ያስደስተኝ ትምህርት ማለት ነው። እኔ ከፊዚክስን ከመማሬ በፊት ስለመሬት ስበት አላውቅም ነበረ፣ ግን ፊዚክስ ስማር የመሬት ስበት እንዴት ሰውን እዚህ አለም እንዴት እንደምንኖር፣ የመሬት ሰበት ባትኖር ኖሮ ሁላችንም እንደምንሳፈፍ ምን፣ ምን የሚሉ ነገሮችን ስለ ተቃራኒ ስለ ሀይል እንዴት እኛ እየሄድን እያለን ስንቆም ወደኋላ እንዴት እንደምንመለስ ስለተለያዩ እውነታዎችን ነገር ስለሚያስረድረኝ በጣም ያስደስተኝና ደስተኛ ነበረ። ይሄ የፊዚክስ ነው ማለት ነው። ቀጣይ ደግሞ የምወደው ጂኦግራፊ ነው። ጂኦግራፊ ደግሞ ስለ ምድር አቀማመጥ፣ ስለ መልካም ምድር፣ ስላለውበት አካባቢ ለምሳሌ ኢትዮጵያ ውስጥ ምራብ ጎንደር ዞን፣ ጎንደር ሸዋ ጎጃም፣ አዳማ ኦሮሚያ ክልል አለ አይደለ፣ አዲስ አበባ፣ አፋር፣ ሱማሌ፣ ከየት የት አካባቢ እንዳሉ? የነሱ አቀመጥ አይነት እንደሆነ? ያላችሁ አካባቢዎች ሙቀት ነው ወይስ ብርድ ነው? በጣም ፀሀይ አለበት ወይስ በጣም በረዶ አለበት? ጥርጭ ያለበት ቦታ እየታካሚ ነው? ማዕድን ያለበት ቦታ እየታካሚ ነው? የሰው ልጅ የት አካባብ ብሄድ የተሻለ ነገር ይሰራበታል? የሚልትን ነገሮችን የሚያሳየን ስለሆነ በጣም ነው ሚያስደስተኝ ማለት ነው። በቀጣይ ደግሞ ለምሳሌ በሂስትሪ፣ ሂስትሪ ደግሞ ታሪኮችን ለምሳሌ ብር ውስጥ የኢትዮጵያ ነግስታት ሄሮዎች እነ ከነተዎድሮስ፣ እነ ዮሐንስ፣ ከተለያዩ ነግስታት ስጀምር እንዴት እንደነገሱ? እንዴት ንግስናቸውን እንደሚያኖሩ፣ እንደሚያቆዩ እንዴት፣ እንዴት ደግሞ ሀገራቸውን እንደሚያስተዳድሩ። የተለያየ ነገሮችን ምን አይነት ስህተት እንደሰሩ፣ እዛ እዛ ስትል ደግሞ እንዴት እኛ እንደምንማርበት የሚያስቀምጡ አቅማመጥ በጣም ደስ ይለኝ ነበር፣ ይመችኝ ነበር ማለት ነው። ከዚህ አንፃር የሂስትሪ ወይም ደግሞ የታሪክ ትምህርት በጣም ያስደስተኛል። ሲቀጥል ደግሞ የስፖርት፣ ስፖርት ደግሞ የአካል ብቃት እንቅስቃሴ እንዴት እንደምንሰራ፣ እንዴት አድርገን አካላችን ጤናችን፣ እስትንፋሳችን እንዴት አድርገን እንደምንጠብቅ የተለያዩ የስፖርት አይነቶችን እያሳየ፣ የገመድ ዝላይ፣ የኩሻፕ፣ ኩላፕ ስንሰራ የትኛውን የአካል ክፍላችንን ገንብቶ እንደሚያጠነከር የተለያይዩ ነገሮችን እያሳየ ስለሚያስረዳና ስለሚያስተምር እሞዳለሁ። እና ሌሎችንም ወጣሁ እወዳቸዋለሁ በይበልጥ እሞዳቸው ግን አሁን የጠቀስኳቸው ነው።

ሰላም ይስጥልን እንዴት ናችሁ ይሄ ዛሬ ጥያቄ ደግሞ በ በምን ሰዓት ትተኛተል ነው የሚለው? እኔ የምተኛው ሰዓት ሁለት ይነት ነው በቅን ውስጥ የመጀመሪያው ማታ ነው። ይሄ በሁለተኛው ደግሞ ቀን ላይ ስናፕ ይባላል ለትንሽ ደቂቃ ያህል ተኝቼ እነሳለሁ። መጀመሪያ ስለ ማታው እናውራ ማታን እኔ ብዙ ጊዜ ምተኛው አምስት ሰዓት ላይ እተኛለሁ። ምክንያቱም አምስት ሰዓት ምተኛው ለምንድነው? አንደኛ ማታ ላይ የምሰራቸውን ስራዎችን ሰራርቸ ምናምን እስክጨርሽ ድረስ አምስት ሰዓት ይሞላል ከዛ በኋላ አምስት ሰዓት ተኝቼ ጠዋት አስራ አንድ ሰዓት እነሳለሁ ማለት ነው። ብዙ ጊዜ አምስት ሰዓት የዘመርኩት ምክንያት ለምሳሌ ስላችሁ። ለምሳሌ እራት ሁለት ሰዓት ላይ ብበበላ እስከ አምስት ሰዓት ድረስ ምን ይለኛል? ጨጓራ ይፈጭና ማለትም ሀሪፉ ወደ አሪፉ እና ደግሞ መጥፎ ወደ ቁጥጥፍ ይላል። ያን ያክል ስተኛበት ሆዴ ላይ ምናምን ምን አይነት ኢፌክት የለውም ማለት ነው። ሁለተኛ ደግሞ ከቤተሰቦቼ ጋር እጫወታለሁ እዝናናለሁ አለው ምናምን ማታ ላይ አብረን ቲቪ እናያለን እና ስብሰባም ቢሆን አብረን እንሰበስባለን። የተለያዩ ነገሮችን አብረን እንከነውታለን ማለት ነው። እሱ ውጪ አይደለም ለምሳሌ ከቀን ቀን ከሰራሁት ስራ። ተጨማሪ መስራት ባልብል ለምሳሌ ቀን ላይ ስራውን ባልጨርሰው። ማታ ቤት የምጨርሰው ቢኖርብኝ እራት ሁለት ሰዓት በልቼ እስከ አምስት ሰዓት ድረስ ባለው ጊዜ ሰርቼ አምስት ሰዓት እተኛለሁ ማለት ነው። በጊዜ አልተኛም በጊዜ በለኝም ምክንያት ያው ብዙ ተበስቶ ተበስቶ ተቀምጫ ተተማሪ። ደግሞ አላመሽም እስከ ስምንት ሰዓት እስከ ስምንት ሰዓት ድረስ። ለምን ብትሉኝ? እስከ ስምንት ሰዓት እስከ ስድስት ሰዓት ድረስ ካመሸሁኝ። ምን ይፈጥራል ማለት ነው። ጠዋት ላይ በጊዜ አልነሳም ማለት ነው። አምስት ሰዓት ላይ ግን ምንም ሀሪፍ ሀሪፍ ሰዓት ነው ማለት ነው። ያን ያክል አላመሽም። ያን ያክል ደግሞ በጊዜ አይደለም ጠዋት ላይ ለመምጣት ይመቸኛል ማለት ነው። እና ከዚህ አንፃር አምስት ሰዓት ላይ ብዙ ጊዜ እተኛለሁ። ሁለተኛ የምተኛበት ሰዓት ደግሞ። ቀን ላይ ነው ቀለይ ከሰባ ሰዓት ተኩል እስከ ስምንት ሰዓት ባለችው አለችው ኦልሞስት ከሰባት ሰዓት። ብዙ ጊዜ ከሳምንት እስከ ስልሳ ደቂቃ የምትፈጅ እንቅልፍ ናት። ይሄ ጥቅም ምንድን ነው? ለምሳሌ ቀን ላይ በጣም ብዙ ስራ የምሰራ ከሆነ። ከቁርስ በልቼ እስከ ምሳ ሰዓት ሰዓት ድረስ ባለው በጣም ምሰራ ከሆነ። ይቺን ስናፕ ወይም ደግሞ ለትንሽ ጊዜ ለትንሽ ቆይታ እተኛለሁ ማለት ነው። አይምሮዬ እንደ አዲስ እንዲታደስ እንደገና ሃይሌ እንዲመለስ። ብዙ የደከሙኝ ነገሮች እንዲተኩልኝ። እረፍት አደርጋለሁ። እና ደግሞ የተለያዩ ነገሮችን ለምሳሌ። ለነገሮች ሀሳብ ማፍለቅም እምቢ ካለኝ ወይ? ደግሞ ሀሳብ መምጣት እምብኝ ካለኝ ብዙ ጊዜ እንቅልፍ ተኝቼ ስነሳ። ሀሳብ የመምጣት እድሉ በጣም ከፍተኛ ስለሆነ። ምንአደርጋለሁ ከሰባት ሰዓት ተኩል እስከ ስምንት ሰዓት ድረስ ባለችው። የእንቅልፍ ጊዜ አለች እሷ። የለመድኩትም። የግቢ ዩኒቨርሲቲ ውስጥ ነው ምናምን ልክ ምሳ ስድስት ሰዓት እኮ እንደበላነ። ሰዓት ተኩል አካባቢ ጀመረን ድረስ እንተኛለን እዛ ስምንት ሰዓት ተነስተን ወደ ስራ እንገባለን ማለት ነው። ከዚህ አንፃር ምተኛ በኔ በቀን ሁለት ሁለት ጊዜ ነው አንደኛ እስከ ስምንት ሰዓት እስከ ስምንት ሰዓት ሁለተኛ ደግሞ አምስት እስከ አስራ አንድ ሰዓት አምስት አምስት ሰዓት

ሰላም ጤና ይስጥልን እንዴት ናችሁ? የዛሬ ጥያቄ ደግሞ በቤትህ ምን አይነት የቤት እቃዎች አሉ ነው የሚለው አዎ ብዙ የቤት እቃዎች አሉኝ ጥቅማቸው ደግሞ የተለያየ ጥቅም ነው ያለው እስኪ አንድ በአንድ እንትንት ናቸው ወይም እንዘርዝራቸው ለምሳሌ ለምሳሌ ሶፎ ወንበር አለኝ ሶፎ ወንበር ማለት በ ስፖንጅ እና በእንጨት በጣጣሪ ቤት የሚሰራ ነው ለቀ ለመቀመጥ በጣም ምቹ የሆነ ቲቪዎች ምናምን ተቀምጦ ለማየት ተቤተሰብ ጋር ለመጫወት የተለያዩ ነገሮችን አብሮ ምናምን ለማሳለፍ የሚመች ወንበር ነው ሁለተኛው ደግሞ የመመገቢያ ጣውላ አለኝ እና ጠረጴዛ አለኝ ይሄ ደግሞ በጣም ጠቃሚ ነው ምክንያቱም ምግብ ምናምን ስንመገብ ቁርስ ምሳ እራት አብረን ስንበላ ተቤተሰብ ጋር ከበን እንደ ቤተሰብ የምንበላበት መቀመጫ ነው ማለት ነው ሲቀጥል ደግሞ አልጋ አለኝ አልጋ ደግሞ መዝቦልድ አልጋ ይባላል በጣውላ በስፖንጅ የሚሰራ በጣም ዘመናዊ አልጋ ነው ይሄ አልጋ ደግሞ የምተኛበት ለምሳሌ በጣም ደክሞኝ ከስራ የመጣሁ ሰዓት እና የተለያዩ ነገር በደከሙኝ ሰዓት ምናምን በቀንም ቢሆን ገብቼ አርፌ ምናምን የምንነሳበት ነው ማለት ነው ይሄ እንዳለ ሆኖ ለምሳሌ ቤት ውስጥ ደግሞ ቴሌቪዥን አለ ወይም ቲቪ አለ የቴሌቪዥን ደግሞ ያለምቀፍ የሆኑ መረጃዎችን ዜናዎችን የቲቪ ኤቢኤስን አዳዲስ ነገሮችን ጨዋታዎችን የተለያዩ እንትኖችን ልጆችም እኔም ማታ አብረን ስንቀምጥ አብረን የምናያቸው ነገሮች የሚያዝናኑን ነገሮችን የምንመለከትበት የአለም መስኮት ነው ማለት ነው ከዛ ሲቀጥል ደግሞ መጋራጅ አለኝ መጋራጃ ብዙ ጊዜ በመስኮት አካባቢ ነው የማደርገው ምክንያቱም በመስኮት አካባቢ ቤቴ መስኮቱ ብርጭቆ ስለሆነ በዛ ፀሀይ ምናምን ጮራ እንዳይገባ በዛ አድርጌ አስቀምጠዋለሁ ከዛ ስፈልግ ደግሞ ብርሃን እንዲገባ ስፈልግ ደግሞ እንትኑን መጋረጃውን ወደ አንድ ሰበሰበውና ብርሃን እንዲገባ አደርጋለሁ ማነው፤ እና በዚህ አንፃር መጋረጃም አለኝ እጠቀመዋለሁ ከዛ ከፍ ሲል ደግሞ ለምሳሌ ለመመገቢያ የምንጠቅመው ደግሞ ለምሳሌ ስቶቭ አለኝ እስቶቭ ማለትይሄ ዘመናዊ ምድጃ ማለት ነው፤ ወጡን ምናምን የምንሰራበት ውሃ የምናፈላበት የተለያዩ ነገሮችን አለ አይደለ ምንተገበርበት ምግብ ምናምን ሲያስፈልግ የምንሰራበት እስቶቭ አለኝ ማለት ነው። እስቶቭ ደግሞ እንትንም አለኝ የዘመናዊ ምጣድ ወይም ደግሞ ምጣድ ማለት ነው በኤሌክትሪክ የሚሰራ ምጣድ ታዲያ ይሄ ደግሞ በጣም ፈጣን ጭስ የለውም እና ዘመናዊው ነው ይሄን ያህክል አስቸጋሪ አይደለም ይሄ ደግሞ የምንጠቀመው ብዙ ጊዜ ለእንጀራ ለመጋገር እና ቂጣ ምናምን ዳቦ ምናምን ለመጋገር ምናምን ነገር ለሆኑ ጉዳዮች ነው ከዚህ አንፃር እንጠቀመዋለን ማለት ነው በመቀጠል ደግሞ ከቤቴ ውስጥ ያሉ እቃዎች የምጠቀማቸው ለምሳሌ እንደ ብርድ ልብስ ምናምን ነገሮች እነሱ ማታ ላይ እንዳይበርደኝ ምናምን የምጠቀማቸው ነው ሌላ ደግሞ ቁም ሳጥን ቁም ሳጥን ነው ቁም ሳጥን ደግሞ ለምሳሌ ልብሶቼን የተለያዩ ምናምን እንትኖችን መረጃዎችን ምናምን ነገር አዋራና የምንደነጋቸው ቁምሳጥን ውስጥ የማስገባበት ማለት ነው እና ይሄ ደግሞ ብዙ ነገር ነው ጥቅሙ ለሌባ ምናምን ቢገባ ራሱ በቀላሉ እንዳያገኛቸው የራሱ ቁልፍ ስላለው ቁም ሳጥን አለኝ ማለት ነው ይሄንም እጠቀመዋለሁ ማለት ነው እና ሌላ ደግሞ ቤቴ ውስጥ ምንገልጋዜ ለምሳሌ የብዙ አይነት የምግብ መስሪያ እቃዎች አሉኝ ብረት ድስት ድስት ሳህኔ አለኝ ማንኪያ አለኝ የተለያዩ የወጥም የእንጀራ ምናምን የወጥ ማቅረቢያዎች አሉኝ እነዚህ እነዚህ ደግሞ ለመመገቢያ የምጠቅማቸው እቃዎች ናቸው ማለት ነው እና እነዚህ እነዚህ አሉኝ ሲቀጥል ደግሞ ቤቴ ላይ አሁን ብዙ ጊዜ የምጠቀማቸው እንትኖች እቃዎች ለምሳሌ ዋይፋይ አለኝ ቤተሰብ ውስጥ ዋይፋይ ኢንተርኔት መጠቀም ሲያስፈልገኝ መረጃዎችን ምናምን በስልኬ መፈለግ ሲያስፈልገኝ ዩቲዩብ ላይ ገብቸ ነገሮችን መፈለግ ሲያስፈልገኝ ዋይፋይ ከቤቴ አስገጥማለሁ በቀላሉ አድርጌ እጠቀማለሁኝ ማለት ነው ዋይፋይ እና ወይፋይም አንድ የቤት እቃ ነው ማለት ነው በጣም ስለሚያገለግለኝ ምቾትም አለው ፈጣን ነው እና ከዚህ አንፃር ቤቴ ብዙ እቃዎች አሉ ከብዛቱ በህንዜ ነው አመሰግናለሁ

ሰላም እንዴት ናቸው ይሄ ዛሬ ጥያቄ ደግሞ የቀን መቁጠሪያ ትጠቀማለህ ነው ይለው? አዎ ጥቅም አለው ለብዙ ጥቅሞች አውለዋለሁ። ለምሳሌ የተለያዩ ቀጠሮዎች ይኖሩኛል። በጣም ብዙ ጊዜ ወደ ዘመናዊ አለ አይደለ ፌመስ ታዋቂ ሰዎች አሁን ብንሄድ ታዋቂ ሰዎች ምን ያረጋሉ? ብዙ ቀጠሮዎችና ብዙ ኢንተርቪው ምናምን ቃል ምልልስ ለማድረግ በቀነ ገደብ ነው። የሚጠቀሙት ለምሳሌ በዚህ ሳምንት በዚህ ቀን በዚህ ሰዓት ይሄ ከአንዱ ፖድካስት ወይም ደግሞ ቃል መጠየቅ ይቀርባለሁ። በቀጣይ ደግሞ ከዚህኛው በቀጣይ ደግሞ ከዚህ ሰውዬ ጋር ይሄ ጋር ስራ ሰራለሁ ምናምን አለ አይደለ የሚሉት ነገሮች ቀጠሮ የምናሲዘው በምንድነው? ታዝያዝን በኋላ እኔ ምን አደርጋለሁ። ከቀን መቁጠረያ ላይ ሄጄ እመዘግባለሁ ማለት ነው። በዚህ ቀን እንዲህ ያለ በዚህ ቀን እንዲህ ያለ በዚህ ቀን እንዲህ ያለ ብዬ እመዘግባለሁ ማለት ነው። አንደኛ ይሄ ምን ይረዳኛል ስራዎቼን ስሰራ። በቀን አለ በኦርደር ወይ ማለት በስርዓት እንዲሁ ያግዘኛል ምክንያቱም አይዘበራረቁብኝም ማለት ነው። ሁለተኛ ደግሞ ሰዎችን እንደላስከፋ ለምሳሌ ቀጠሮ ያለኝን ሰዓት ቀን እንትኔን አየና በዛ በማስታወሻየ መሰራት ሄጄ ሰውየውን አገኜዋለሁ ማለት ነው። ከዚህ አንፃር ሰዎች ምንድን እንዳይቀየሙኝ የተለያዩ ነገሮች እንዳይፈጠሩ የቀን መቁጠሪያ እጠቀማለሁ በጣም አስፈላጊ ነገር ነው። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናቸው። ይሄ ዛሬ ጥያቄ ደግሞ ሻማ ማብራት ትወዳለህ ነው የሚለው? አዎ እወድሃለሁ ሻማ ማራት በጣም ብዙ ጥቅም አለው። ከብዙ ጥቅሞች አንፃር ለምሳሌ ከአንዱ ገጠራማ ክፍል ብንሄድ ብዙ ጊዜ መብራት ምናምን ስለሌለ የሚጠቀሙት ምንድነው ሻማን ነው የሚጠቀሙት ማለትነው። ልክ እንደ ብርሃን አድርገው እና የተለያዩ ስራዎችን ምናምን የሚከናውኑ እናቶች አባቶች በጨለማ ምናምን ሲሆን ሻማን ይጠቀማለሁ ገጠራማ አካባቢ እና ገጠራማ አካባቢ ላይ ስኖር ብዙ ጊዜ እምጠቀመው ሻማን ነው ማለት ነው። ከእሱ አልፎ ደግሞ ለምሳሌ ከተማ ላይ ራሱ ለምን ለምን እንጠቀመዋለን? እንደ ኢትዮጵያ ልደት ስናከብር የተለያዩ ዝግጅቶች ሲኖሩ ሻማ እናብራለን ማለት ነው። አሁን እኔ ልደቴን ሳከብር ጓደኞቼን ጠርቼ ሃያ አመት ተሆነኝ የሃያ አመት አይነት በሃያ አመት በሃያ ቅርጽ የተቀረፀ ሻማ እገዛለሁ። ከዛ እናብረዋለሁ ማለት ነው። የሆነ የደስታ ምልክት ምናምን እንደዛ ነገር ነው ተብሎ የምታስበው። ሁለተኛ ደግሞ ለምሳሌ አሁን ለምሳሌ ኢትዮጵያ ውስጥ ያለ ሃይማኖት ክርስትና ነው ክርስትና ደግሞ ብዙ አይነት በዓላት አሉት ለምሳሌ የቅዱስሚካኤል በዓል አለ የቅዱስ ገብርኤል በዓል አለ እና እነዚህ በዓላቱ ሲከበሩ ተከታዮች ወይም ክርስቲያኖችን ምን ያደርጋሉ? ሻማን ይገዙና ሻማን በቀኑ ቀን ለምሳሌ በቅዱስ ሚካኤል ቀን በአስራ ሁለት ነው የሚከበረው። በአስራ ሁለት ምን ያደርጋሉ? ሻማ ያበራሉ ማለት ነው። እና ያን ሻማ ብዙ አይነት እንትን አለው ምሳሌ አለው የነሱ እምነት መሰረት የክርስቶስን እንትን ነው ያሳይሀል። ፍቅርን ያሳያል። እሱ ራሱን አዋርዶ እነሱን እኛን አረን ነው ስለው ክሯ ደግሞ እሷ ራሷን ያቃጠለች ለእኛ ብርሃን ትሰጠናለች አድርገው ስለሚያዩ ስለሚያገናኙት ብዙ ጊዜ ምን ይጠቅማሉ ሻማ ነው ያብራሉ። እና ሰዎች አይደለም አሁን ሻማም ብዙ ጊዜ ለብርም በዋጋም ስናየው በጣም ቀላል ነው ጉዳይ አይባልም። እና ከዚህ አንፃር ለተለያዩ ነገሮች ዝም ብለንም ቢሆን አሁን ለምሳሌ ቤት ውስጥ አሁን አንዳንዴ መብራት ምናምን መብራት ሰለቸን መብራት አጥፍተን ሻማ ብቻ በሸማ ብቻ በርተን በቃ ዘና እንላለን ልክ እንደ ብርሃን ነው የሚጠቀመው ምናምን የተለየ ድባብ እና የተለየ ደስታ ምናምን ስለሚያመጣ አንዳንዴ ሁል ገዜ ባይሆንም እንደዚያ ነገር መጠቀም እንችላለን። እና ሻማ ማብራት በጣም እወዳለሁ። አመሰግናለሁ እሽ

ሰላም ጤና ይስጥልን እንዴት ናችሁ? የዛሬ ጥያቄ ደግሞ ማንቂያ ሰዓት ትጠቀማለህ? ነው የምለው አዎ ማንቂያ ሰዓት እጠቀማለሁ ለምሳሌ አሁን በጣም ቀን ሙሉ ስራ በዝቶብኝ ድካም ላይ ከሆንኩኝ እና ደግሞ ጠዋት መነሰት አለብኝ ካለብኝ የት ላይ ስለመስራት ስለም ደግሞ የእንቅልፍ እንዳጠቀኝ ግድ ማንበብ ሳትጠቅም አለው ማለት ነው አስራ አንድ ሰዓት ደግሞ አስር ሰዓት ላይ መቅጠር ካለብኝ በዛ ጊዜ እጠቀማለሁኝ እሱ ከስራ ቦታ ሲሆን ደግሞ ለምሳሌ እንደ ተማሪ ስንሄድ ደግሞ ተማሪ ብዙ ጊዜ የሚያጠናው ሌሊት ሌሊት ነው አብዛኛው ተማሪ እና ለሊት ለሊት ደግሞ ከባድ ነው ዝም ብሎ አይጠናም አለ አይደለ በራሳችን ላንነሳ ስለምንችል ማንቂያ ሰዓት አሁን ለምሳሌ ስምንት ሰዓት ስም እዛ ስምንት ሰዓት ላይ በኛ ማለት ላንነሳ ላንነሳ ስለምንችል ማነቂያ ሰአቶችን እንጠቀማለን እና ከዚህ አንፃር ማንቂያ ሰአቶችን ብዙጊዜ እንጠቀማለን ማነው እና አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ። ዛሬ ጥቄያችን የዕለታዊ የጥዋት እለታዊ ተግባራኝን ምንድነው የሚለው? እስኪ ቀስ ቀስ እንዝርዝራቸው መጀመሪያ አስራ አንድ ሰዓት ላይ እነሳለሁኝ። አስራ አንድ ሰዓት ጥዋት መነሳት በጣም ጠቃሚ ነው። እና አሪፍ ከዛ በኋላ እንደተነሳሁኝ መጀመሪያ ማደርገው። ሰውነቴን አፍታታና ትንሽዬ ለአንድ ሰላሳ ደቂቃ የሚሆን ስፖርት እሰራለሁ ማለት ነው ኩሻፕም ገመድ ዝላይም ተለያዩ ለኔ ላስተነፋፈስ ለሰወነቴ ምንና ምን ጥሩ የሚሆኑትን ስፖርቶችን እሰራለሁኝ ማለት ነው። እነዛ ስፖርት ስሰራ ሰው ነው ሰው ነው ስለሚሉ ይዛ ከዛ በኋላ እናደርጋለን ሻወር ሮስት አለው ወይም ደግሞ ገላይ እጠጥባለሁ ማለት ነው። በንጹህ ሳሙና ገለኛ ጠፉ በኋላ እናደርጋለን። ቀጣይ ጥርሴን እወርሻለሁ ወይም ጥርሴን አጠጣሪ አለው ማነው? ከዛ ጥርሴን ታፀዳው በኋላ ምንድነው ማርገው የመጀመሪያው ጸሎት አደርሳለሁ ለፈጣሪ። ለሰላሳ ደቂቃ ወይም ለአርባ ደቂቃ የሚሆን ጸሎት አደርሳለሁ። ሰገር ያለው የተለያዩ ነገሮችን ለፈጣሪ የሚገቡትን ነገሮችን አደርጋለሁ ማለት ነው። ቀኑን በሰላም እንዲያውለኝ እና ደግሞ በሰላም ስላሳደረኝ አመስግኜ ከዛ ልክ እሱን ከጨረስኩ በኋላ ቀጣይ የሚሆን ስራዬ። ለልጆች ወይም ደግሞ ለልጆች ሰራተኛ ጥቁሮች እንድትሰራ አዛታለሁ ማለት ነው። የተለያዩ ጥሩ ምግቦችን እንድትሰራ አዝዛታለሁ እሷ እንድትሰራ ከዛ በኋላ እኔ እኔ የማደርገው ትንሽዬ ሰዓት ከተረፈኝ። ቁጭ ብዬ የጮራይቱ ስቶታ ፀሀይዋ ጥዋት ላይ የምትወጣው ፀሀይ እያየሁኝ እሷን እያደነኩኝ። በሷ እየተደሰትኩኝ ከዛ ለምሳሌ ቀኑን ሙሉ ምሰራቸውን ስራዎችን እቅድ እያወጣሁ በዚ ሰዓት እንዴት አደርጋለሁ በዚ ሰዓት ደግሞ እንዲያደርጋለሁ? በዚ ሰዓት ደግሞ አርፋለሁ። ከዛ ደግሞ ወደ ቤት እመልሳለሁ ሙሉ አቅዳለሁ ማለት ነው። እንደዛ ካረኩ በኋላ ጠዋት ላይ ምን አደርጋለሁ ማለት ነው? ብዙ ጊዜ ምግቡ ከበሰለ በኋላ አብሬ ከቤተስቦች ጋር ቁርስ እበላና የስራ ልብሴን የለብሽ። ወደ ስራ ቦታ እሄዳለሁ ማለት ነው። እና ስራው ተይ በኋላ ስራዬን ስራ እውላለሁ ማታም ተመልሼ እንደዛ ቤት እገባለሁ ማለት ነው። እና የኔ ስራ የጥዋት እለታዊ ተግባሮች እነዚህ ናቸው። አመሰግናለሁ

ሰላም ጤና ይስጥልኝ እንዴት ናችሁ የቤተ ጣሪያ በምን የተሰራ ነው የሚለው የዘር ጥያቄ ደግሞ? ከዛ የእየክብር ተንጠር ነው የምግብህ የድሮ ቤት ያለ የአሁን ቤት ያለ እና የበፌትት ቤቴ ጣርያ የተሰራው ከእንጨት ከማገር ቢስማርና ቁርቁሮ ምናምን ነገር ነው። ሆኖ በማዳብሪያ ኮርኒስ አለው እንደዚህ ነበረ። እና ቀድለህ ነበረ ያን ያክል ውጪ አውጣም ይህ ገጠራዊ ነገር እንደዛ ነገር ነው። በዛ ነበር የኖረው የነበረው ጣርያዬ። አሁን ላይ ግን ብርቴን ቀየርኩትና የተሻለ ብር ጭምር አድርጊ ገስቼ ላይ ጣረው ዘመናዊ ኮርኒስ ያለው በብሎክ የተዘጋ እና ደግሞ ጠንካራ ቆርቆሮ ያለው ቀለሙ ደግሞ በጣም የሚያምር የቆረበ ቀለም በጣም የሚያምር እና ደግሞ በጣም ሰፋ ያለ በጣም ግሩም የሆነ ጣራ ነው ያለኝ ማለት ነው። እና የቤቴ ጣሪያ ምን በምን የተሰራን ያልከው? መጀመሪያ እንጨት ሄደን እንቆርጣለን እንደ ገጠሩ ትሄድ ነው ማለት ነው። በገጠሩ ባል ትሄድ ነው። ይሄ በኢትዮጵያ ገጠር ክፍለ ገጠር የሚያደርጉት ገጠር እንትን ጫካ ወጥተው እንጨት ይቆርጣሉ። እዛ ያንን እንጨት አምጥተው በደንብ ያስተካክሉታል። ሽወጡና ምንድነው ማነው ቀጥ እንዲል እዛ ያካስተካከሉት በኋላ ምን ያደርጋሉ? በመንገድ መጥተው መሃል መሃል እንዲህ ይቆራርጡትና እዛር ስፈርሱ በገመድ መሆን በቢስማር መትተው ይዘታል። ማነው ከዛ አድርገው ሳር እናም እሳር በበላይ ድሮ እንደዛ አድርጎ ይጠቀማሉ። እኔ ይሄ የድሮ ሰዎች ማነው ጠራማ ክፍያ አለው። ከተማ ካይ ደግሞ ያሉ የሚሰራው ለምሳሌ የሆነ ቆርቆሮ አይደለም በጣም ብዙ ቆሮቆሮዎች ላይ ይገዛሉ። ብረታ ብሮት ይገዛሉ ቢስማር ይገዛል። እና ብሎ ብልኬት ይገዛል። እና የትላልቅ እንትኖች ይገዙና እነዛ በአንድ በአንድ መሃንዶች መጥቶ ቀጣጥሞ ይሰራሉና ነው ማለት ነው። እና ከዚህ አንፃር ነው የሚሰራው መሰለኝ

ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬ ጥያቄዎች ደግሞ ወደ ሱቅ ከመሄድህ በፊትህ ዝርዝር ትጽፋለህ ነው የምለው? አዎ ዝርዝር እጽፋለሁኝ። ብዙ ጊዜ እኔ ወደ ሱቅ የምሄደው በሳምንት ወይ በሁለት ሳምንት አንዴ ነው። የምሄደው እና ምክንያቱም በአንድ ጊዜ በጅቼ በጅቼ ነው የምሄደው። እና በቤት የሚያስፈልገኝን አስፔዛ ቲማቲም ሽንኩርት። ዱቄት መሆን የተለያዩ ነገሮችን ስም ሊስቱን ጽፌ። አንድ ነገር ዘርዝሬ። ከዛ በሳምንቱ ቅዳሜ ቀን ወይም ደግሞ ሀሙስ ቀን ገበያ ሂጄ ያንን የጻፍሁትን ሊስት የተናገርኩኝ በዚያ መሰረት እገዛለሁ ማለት ነው፤ ይሄ አሁን ለምን ነው የሚጠቅመኝ? ዝርዝር መጻፉን አንደኛ ብዙ ጊዜ መንገድ ላይ ምናምን ብዙ ሰዎች ሰላም ስለምንጠውር ይገባል ስንሄድ ስለምንጫወት ምናምን ብዙ ነገሮች መንገድ ላይ ስለምናይ። ገበያ ከደረስነው በኋላ ልንገዛ ያሰነውን ነገር ልንረሳው እንችላለን። ለምሳሌ አምስት ነገሮች ልንገዛ ሄደን አራቱን ገዝተን አንዱን እንረሳለን ወይ ደግሞ ሁለቱን እንረሳለን። እና እንዴ እንዴ ችግሮች ስለሚጋጠሙ እናደርገው ለማነው? ዝርዝር እንጽፋለን ማለት ነው። ግን ዝርዝርም አሁንም ሰው የማልጽፍበት አጋጣሚ አለ። አሁን ለምሳሌ ጫማ ልግዛ ስል ጫማ ጫማ ነው በቃ ዝርዝር አልጽፍም። ምናልባት ዝርዝር የሚያስፈልገው የቤት አስቤዛ የተለያዩ ብዙ እቃዎች ስገዛ ነው። እንጂ በጣም ማርቻ አድርጌታለሁ ግዛታ ታስቦኝ አንጨማ ሄጄ ዋጋው ምናምን አጠራችኝ ዝም ብዬ እገዛለሁ ማነው ግን። የቤታ ቤት የቤታ ቤታ ብዙ ነገሮችን መግዛት ስሆን ግን ዝርዝር እጠቀማለሁ እጽፋለሁ። አመሰግኛለሁ

ሰላም ጤና ይስጥልኝ እንዴት ናቸው የዛሬው ጥያቄ ደግሞ ስንት ትራስ ትጠቀማለህ ነው እሚለው? እኔ እምጠቀመው ትራስ ብዙ ጊዜ ሁለት ነው። የመጀመሪያውን በራሴ አደርገዋለሁ በራሴ አካባቢ ሁለተኛውን ደግሞ ግድፍ ብዬበት ወይ በወገቤ ወይ ደግሞ በሆዴ አካባቢ ይዤ እመተኛው ትራስ እንጠቀማለን ማለት ነው። ግን እስኪ ስለ ትራስ ጥቅም እናወራ ትራስ ማለት አንገታችን ከፍ አድርጎ ወይ ደግሞ ወገባችንን ወይ ደግሞ ጀርባችንን ድግፍ አድርጎ እሚይዝልን ማለት ነው። ስንተኛ እና በምንተኛበት ሰዓት ትራስ ካልተጠቀምን አንገታችንን ይጣመምና በመጀመሪያ በአካባቢያችን የተኙ ሰዎች እኛ ስንተኛ ጉሮሮአቸው ይታጠፍና የሆነ ድምጽ እናውጣለን በአማርኛ ምን ይባላል ማንኮራፋት ይባላል ስናንኮራፋ ሌሎች ሰዎች እንዳይተኙና ሌሎች ስራዎች እንዳይሰሩ ለእኛ ልንነሳው ተግዳሮት እንሆናለን ማለት ነው። ወይም ደግሞ እንቅፋት እናደርጋቸዋለን ይሄ አንዱ ነው። ሁለተኛ ደግሞ ትራስ ተሌለነ ቅድም እንዳልኩት ጉሮሮ ሲታጠፍ አፍ ይከፍታል እና አፍ ስከፍት ደግሞ ንፋስ ይገባል ንፋስ ተገባ ደግሞ ጉሮሮአችን ደርቆ ይሰነጠቃል ማለት ነው። እና ደግሞ ጠዋት ተነስተን ምግብ ቶሎ ላንመገብ እንችላለን ቶንሲል ሊያመን ይችላል እንደዛ ነገር እንደዚህ አይነት ችግሮች ሊፈጥረው ይችላሉ። ከዛ መልኩ ደግሞ ራስ ትራስ ከሌለና ብዙ ጊዜ አንገታችን ስለሚዘቀዘቅ ስቀዘቅ ደግሞ ጠዋት ስንነሳ አይናችን ቀልቶ ደብሮን ነው ምናምን የሚሆንና ትራስ በጣም ጠቃሚ ነገር ነው። በጣም ነገር ነው። በወሬ ወይም ጀርባዬ የማደርገው ደግሞ ጀርባዬ ስፓንያል ወይም የኋላ ጀርባዬ እንደይ ጉዳ የሚደግፈኝ ነው ማለት ነው። እና ከዚህ የዚህ አንፃር የስ የስ የሁለት ሁለት የትራስት እጠቀማለሁ እሱም ይመቼኛል ማለት ነው

ሰላም ጤና ይስጥልን እንዴት ናችሁ ይሄ ጥያቄ ደግሞ የምትወደው እንስሳ ምንድነው ነው የሚለው? እኔ ብዙ ጊዜ የምወደው እንስሳ። ድምት ናት በጣም የምወዳት ምሳ መንምክንያቱ በጣም ለማዳናት እና ደግሞ ፍቅር ካሳያችሀት ነገም እናንተ ጋር አትለቅም ማለት ነው። ግን እስኪ መጀመሪያ ስለ እንስሳ እናውራ። እንስሳ ማለት በሁለት ይከፈላል የቤትና የዱር ተብሎ ማለት ነው። እና የዱር እንስሳ የሚባሉት እነ አንበሳ ጅብ ተኩላ ምናምን አለ አይደለ ሰውን ያልተላመዱ ለምሳሌ አንበሳ ጅብ ነብር ሰውን ቢያገኙ ይበላሉ። ልክ እንደዚሁ ደግሞ እኔ የሚዳ አህያ የምናምን ደግሞ አነ ዝሆን ደግሞ እንደዚሁ ይተነኮሳሉ እሱም እኛን ሲየዩነ ይሮጣሉ ማለት ነው እኛ ጋር አይቀራረቡንም። እነዚህ ምን ይባላሉ የዱር እንስሳ ይባላሉ እና በጣም ከባድ ናቸው ባህሪያቸው ምክንያቱም ስለማይላመዱነ ማለት ነው። ሁለተኛው እንስሶች ደግሞ የቤት እንስሳ ይባላሉ ለምሳሌ የቤት እንስሳ ለምግብነትም ለጥበቃም የሚያገለግሉ አሉ። ለምሳሌ ለምግብነት ላም ፍየል በግ ዶሮ እኔ የተለያዩ ለምሳሌ ደግሞ ድመት አይጥን ትጠብቃለች እንደ አካባቢማ ውሻ ደግሞ ሌባ ምናምን ሲመጣ ደግሞ ጮሆ ባቤቱን ይቀሰቅሳል ማለት ነው። እና ለምሳሌ ውሻም አሁን እንደ ድመት አድርጌ አልወደውም እንጂ በጣም እወደዋለሁ ምክንያቱም ውሻ ማለትየሆነችው ሌባ ሲመጣ ወቶ ውጪ ላይ ተቀምጦ እኔን የሆነ ነገር እንትን እንድለኝ የሆነ ነገር እንዳስተውልና ሌባ መቷል አልመጣም የሚለውን ነገር እንድለይ ሚያረገኝ ነው በጣም ከጮኸ ሌባ መቷል ማለት ነው እና አስቀድሜ ተዘጋጅቼ እጠብቀዋለሁ አባርረዋለሁ ወይም ደግሞ ሌላ ሰው እጠራለሁ ማለት ነው። ልክ እንደዚህ ሁሉ ለምሳሌ ዶሮ ነው አሁን ዶሮ ደግሞ እንቁላል ትጥላለች እንቁሏሏ በጣም ለምግብነት በጣም ጠቃሚ ምግብ ጠቃሚ ነው። ምክንያቱም በጣም ብዙ ንጥረነገር የያዘነው እሷ እሷ ራሱ ታርዳ ምትበላ ናት ብዙ ጫጩት ትፈለፍላለች እና ብዙ ተፋ ምታረግ ናት ምግቧ በጣም ጣፋጭ ነው እንደ ኢትዮጵያ ማለት ነው። ሌላው ደግሞ ለምሳሌ ፍየልና በግ ተመሳሳይ ናቸው ያው የበግ ፍየል የሚወድ አለ የበግ ስጋ የሚወድ አለ የፍየል ስጋ የሚወድ አለ ይየው እንደየ ባህሪው ይለያያል። እና ሁለቶችም በጣም ጡዕም ጣም ነው ያላቸው በጣም ደስ ሚሉና ደስ የሚል ምግቦች ናቸው እንደ ኢትዮጵያ ባህል ማለት ነው። ይሄ ነው ከጠባቂዎች እስንሄድ ደግሞ ለምሳሌ ድመትና አሁን ድመት በጣም ደስምትለው ነገር አንደኛ በገጠራማ ክፍል አካባቢ አይጦችን ትጠብቃለች መጥተው መጥተው እህል ምናምን ነገር እንዳይደፉ እንዳይበሉ ማለት ነው። ሁለተኛ ደግሞ ቤት ላይ ታጫውታለች አሁን ብቻ ምናምን ስትሆን ሀሳብህን መጫወት ማውራት መቅለድ ምናምን ይቻላል ማለት ነው። እና ከዚህ ከዚህ አንፃር ድመት በጣም ነው እምወዳት። አመሰግናለሁ

ሰላም ጤና ይስጥልን ይህ የዛሬው ጥያቄ ደግሞ ለበጎ አድራጎት ሰርተህ ታውቃለህ ነው የሚለው? አዎ በጎ አድራጎት እንደ አንድ ኢትዮጵያዊ በጣም የሚከበርና የሚወድድ ስራ ነው በጎ አድራጎት ስራ እና እኔም ተሳትፌ አውቃለው አለው አሁን ለምሳሌ ልጅ ያለው ከጓደኞቼ ጋር ተሰባስቤ እንጀራ ለምነን ምናምን የክብረ በዓል ሲሆን ለኔ በዓላት ሲሆኑ ለኔ የኔብጤ ይባላሉ ለማኞች ለነሱ ወስደን ምግብ እንሰጣቸዋልና እናም እነሱ ምግብ ይበላሉ ማለት ነው። ትንሽ ከፍ ስንል ደግሞ በራሳችን ብዙ ነገሮችን ሰርተን ለምሳሌ እኛ ቤት አሁን ዝክር የሚባል ነገር አለ የሚካኤል የቅዱስ ገብርኤል ሲሆን እንዘክርና የኔ ቢጤዎችንም ሰዎችንም ጠርተን እናበላለን ወይም እንመግባለን። ማነው ይሄ በጎ አድራጉት ያው ይበላል ብቻ ከዛ እንፃር ይታያል። ከፍ ስንል ለምሳሌ አሁን ግቢ ውስጥ ለምሳሌ ቅንልብ ሚባል አለ ሀዋሳ ውስጥ አሁን ሀዋሳ ዩኒቨርሲቲ አዋዳ ካምፓስ ላይ ቅንዲል የሚባል በጎ አድራጉት ማህበር አለና እሱ አሁን ለምሳሌ የሚያደርገው ምግቦችን በወር አንድ ቀን ከተማሪዎች እራት እራት ምግብ ይሰጣሉ ማለት ነው። ተረኛ ተረኛ የሆነ በወር አንድ ቀን ተራ ተራ ይሰጣሉ በየተራ ሲሰጡም በየቀኑ ደግሞ የቀንዲል ማህበር አባላቶች ምግቡን እየሰበሰቡ እየወሰዱ ለአቅመ ደካሞች ለአካል ስንኩሎች ለተለያዩ ለደካመ ለተከመ ሰዎች ምግቦችን ይሰጣሉ ነበር። አስራ እና ይሄን በጣም ጥሩ ነገር ነው። እና ከዚህም ያው እንሳተፋለን ማለት ነው። እሱ ብቻ አይደለም ለምሳሌ ከፍ ሲል ደግሞ አሁን እኔ አልሳተፍም ግን እነ መቁዶኒያ ዶክተር ቢኒያም የሚያስተዳድረው በስሩ ወደ ሰባት ሺ ምናምን አካባቢ የሚጠጉ የኔ ቢጤ ሙሉ ወጫቸውን ሽፍኖ እሱ የራሱ ቢውልዲንግ ሰርቶ እዛ ውስጥ የሚያኖራቸው ሆስፒታል ያለው ምናምን ይሄ በጣም በጎ አድራጎት ደግሞ በጣም ከፍ ያለ እና ከበድ ያለ ነው። እና ይሄም ይሄም አለ እና አመሰግናለሁ ይሄ ነው